እሺ የምትወደው ከተማ የት ነው በሚለው ጥያቄ የው። የምወደው ከተማ። ያው እኔ ከምኖርበት አካባቢ የሚገኘው። ባህር ዳር ከተማ ሲሆን ያው የምወድበት ምክንያት። አንድም የክልል ዋና መቀመጫ ስለሆነች ሁለተኛ ደግሞ ከወረዳ ካተሞች ለምሳሌ ከእኛ ካተሞች ካፌ አላህ። ይሰራድል። የተለያዩ የካታማ መሰረተ ልማቶች መብራት ውሃ ኢንተርኔት። እና የመሳሰሉት የተሟሏት ከተማ ስለሆነች መልኩ እወዳለሁ። ስለዚህ በዚህ ጥያቄ መሰረት ባህር ዳር ከተማን እወዳለሁ ማለት ነው።

ገመድ መጠቀም ታውቀዋለህ? አዎ ገመድ በብዙ ጊዜ እኛ በተለያዩ ስራዎች ላይ እንጠቀማለን። ለምሳሌ ቤት ስንሰራ የተለያዩ የምናስርባቸው እንትኖች አሉ እነሱን በማሰር እንጠቀማለን። ለምሳሌ በትንሹ ብንወስድ የቻዠጫማ ገመድ ማለት የጫማ ማሰሪያ። እጠቀማለሁ ሌላኛው ደግሞ ገመድ በብዙ ጊዜ የምጠቀመው። ውሃ ስንቀዳ የተለያዩ ስራዎችን ስሰራ ገመድ እጠቀማለሁ። ስለዚህ

ይሄ ስራ አሳራሮችን ትከተላለህ? አዎ አንድን ስራ ስሰራ ለምሳሌ ማጠና ከሆነ ሳጠና የሰራ ያጠናን ዘዴዎችን እጠቀማለሁ ለምሳሌ የተለያዩ ትኩረቴን የሚስቡ ነገሮችን አርቃለሁ። እርብሻ ባለበት ቦታ ላይ አላጠናም ብቻዬን ሆኜ ኢቭን ሙዚቃ እንኳን ማደመጥ አልወድም። ስለዚህ የአሰራር ሂደቶችን ተከትዬ ነው ምሰራው ለምሳሌ አንድን ስራ ስንሰራ የራሴ የሆነ የስራ ሂደት ስላለው መጀመሪያ ከሚጀምረው ከታች እጀምራለሁ። ለምሳሌ እንደ ምሳሌ ወጥ የምሰራ እንደሆነ አሁን ለምሳሌ ቀላል የሆነ ስራ የሽሮ ብሰራ እንደሆነ መጀመሪያ የሽሮ አሰራር ሂደቶችን አያለሁ። ለምሳሌ ውሃ አፈላለሁ ውሃ ካፈላሁ በኋላ ትንሽ ሽንኩርት አድርጌ ሽንኩርት ላይ ሽንኩርትን በዘይት አድርጌ አቁላላለሁ ከዛ በኋላ ውሃ እጨምራለሁ። ከዛ ከዛ እያልኩኝ ስራን በሂደት ወይም የስራ አሳራሮችን መርህ በመከተል ነው እኔ ያን ትንሿን ስራም ቢሆን የምሰራ። ስለዚህ የስራ አሰራሮች ትከተላለህ የሚለውን ለመልስ አዎ ነው

መርደት ትወዳለህ? አዎ ሰዎችን ማገዝ እወዳለሁ ማግዝባቸው ሰዎች ደግሞ ከኔ ዝቅ ያሉ ማለት ለምሳሌ አቅመ ደካማ ከሆኑ ሰው የሌላቸው ልጅ የሌላቸው ከሆነ አሁን ውሃ እየቀዳ ቀድታ የምትሄደው ካለ አሮጊት ወይም ሻምገል ለለሽ ሴትዮ ከሆነች ይቺን ሴትዮ ስተቤቷ ማገዝ ደስ ይለኛል። አንዳንድ ጊዜ ደግሞ ትርፍ ሰዓት ጊዜዬን ሌሎችን ለማርዳት አሁን ለምሳሌ ደካማ አይነ ስዉራን አሉ ተማሪ የሆኑ ግን እነዛ ማንበብ ስለማይችሉ እያነበብን ሪካርድ አድርገን በሪከርዳቸው እንዲሰሙ እናደርጋለን ይሄንን ሳደርግ ነበረ ሌላኛው ደግሞ ሰው በብዙ ነገር እረዳለሁ ማለት በገንዘብ በጉልበትና በሀሳብ ደረጃ በሶስቱም ሰዎችን አግዛለሁ ለምሳሌ አንዳንድ ሰዎች በጣም ቶፕ ተማሪ ሆኖ ወይም በጣም ጎበዝ ተማሪ ሆነው ግን በፈተና ጊዜ ቴንሽን የሚይዛቸው አሉ እነዛን በምን በሀሳብ ደረጃ አግዛቸዋለሁ ምክንያቱም ፈተና ከመድረስ በፊት እንዲያነቡ ፈተና ሲደርስ መዝናናት እንዳለባቸው በዛ በዛ በሀሳብ ደረጃ በምክር ደረጃ አግዛለሁ ሰውን በተለያየ መንገድ አግዛለሁ መርዳት እወዳለሁ።

ማታ ከስራ በኋላ ምን ታደርጋለህ? ያው ሲሰራ ያወራውን ሲደክም የነበረውን አእምሮ በተለያየ መንገድ አዝናናለሁ። ለምሳሌ ጓደኞቼ ጋር ወግ በማድረግ የተለያዩ የሚያዝናኑ ቦታዎችን። ለመሄድ እና ቤተሰብ ጋር ጊዜ በመሳለፍ ማታ ማታ ከስራ መልስ በጣም ደስ በሚል መልኩ አሳልፋለሁ። ይህ ም የመዝናናት ልምድም ስላለ ለምሳሌ ጓደኞቼ ጋር ማለት ከድሮ የክላስ ጓደኞቹ ጋር ጓደኛ። እና ቤተሰብ ጋር ከስራ መልስ ነው ብዙ ጊዜ ማሳለፍ። ሌላኛው ደግሞ ማታ ማታ ከስራ መልስ ሁል ጊዜ ማድረጋችሁ ነገሮች። ስልክ በማውራት ራቅ ያሉ ቦታ ካሉ ጓደኞቼ ጋር ስልክ በማውራት በጣም ምርጥ የሆነ ጊዜ አሳልፋለሁ። ስለዚህ እኔ ከስራ ይልቅ ከስራ መልስ ያለውን ጊዜ በጣም እወደዋለሁ። ምክንያቱም በጣም ስለሚያዝናናኝና በጣም ስለምደሰትበት ማለት ነው።

ሽቶ ትጠቀማለህ ያው አብዛኛው ጊዜ ሽቶ ብዙም ግን ተጠቃሚ አይደለሁም ግን ምጠቀምበት ሰዓት አለ። ለምሳሌ ጓደኞቹ ጋ የተለያዩ ዝግጅቶች ላይ በሚሄድበት ሰዓት ሽቶ እጠቀማለሁ። ለምሳሌ ምን አይነት ሽቶ ይመቻሃል? ያው ቀለል ያለ ብዙም ያልተጋነነ ዋጋው በኩልም በጣም ውድ ያልሆኑ ቀለል ያሉ ሽቶዎችን እጠቀማለሁ። ለምሳሌ ያው ዶድራንትም አብዛኛው ጊዜ እጠቀማለሁ። ሽቶ እጠቀማለሁ ለምሳሌ ምን አይነት ሽቶ ይመቻሃል? ያው ቀለል ያለ ብዙም ያልተጋነነ ዋጋው በኩልም በጣም ውድ ያልሆኑ ቀለል ያሉ ሽቶዎችን እእጠቀማለሁ። ስለዚህ ሽቶ መጠቀም ብዙም ደስ ባይልም ግዴታም ሚሆንበት ሰዓት አለና ስለዚህ ሽቶ እጠቀማ።

የምትወደው ፊልም ምንድነው? ያው ብዙ አይነት ፊልሞችን እመለከታለሁ። ለምሳሌ አክሽን ፊልም አለ። የሮማንቲክ ፊልም አለ እና ዛ ድራማዊ የሆኑ ኮሜዲ የሆኑ ፊልሞች አሉ። እኔ አብዛኛው ደስ የሚለኝ። ሁለቶች ደስ ይሉኛል። የአክሽን ፊልም አለ። አንደኛ ምርጫዬ ደግሞ የሮማንቲክ የሆነ ፊልም ነው። ምክንያቱም ሮማንቲክ ፊልም የማይበት አንድ ያው ሮማንቲክ ቢሆንም ያው የፍቅር ፊልም ቢሆንም ያው እዛው የማገኘው ነገር አለ። ለወደፊት ህይወት ምን ያህል ነገር እዛው አገኛለሁ። ለምሳሌ ፍቅረኛሞች ውስጥ ፀብ ይኖራል አለመተማመን ይኖራል። እና የተለያዩ ነገሮች አሉ እና ከእነሱ እንዴት ትምህርት እወስዳለሁ እንዴት እማራለሁ ነው ዋና ነገሩ። ስለዚህ ከአክሽኑ ወይም አክሽን ፊልም ባላይም የኔ ሮማንቲክ ፊልም ደስ ይለኛል። ሌላኛው ደግሞ ኮሜዲ የሆነ ካልዳዛል ሆኖ ግን የተለያዩ ትምህርቶችን ለማህበረሰብ ሚሰጥ ፊልም አለ እሱም ደስ ይለኛል። ግን አንደኛ ምርጫዬ ግን ቅድም እንደተናገርኩኝ የፍቅር ፊልም ወይም ሮማንቲክ ፊልም የምንለው ነው

የትውልድ ከተማ የት ነው? ያው ትውልዴ አማራ ክልል የተለያዩ አውይዞን ቻግኒ ከተማ ሲሆን ያው ቻግኒ ከተማ ለየት ከሚያደርገው አንድ ሙቀታማ ናት። ሁለተኛ ደግሞ ኢትዮጵያ ካሉት ክልሎቹ ማለት አማራ ክልል ውስጥ ስትገኝ ደግሞ በቤንሻንጉል ጉምዝ ጋር ታዋስናለች። የመጨረሻዋም የአማራ ክልል ጫፍ ወይም ድንበር ከተማ ነች ለየት የሚያደርገው ደግሞ የተለያዩ ብሄር ብሄረሰቦች ይኖሩበታል። ለምሳሌ እነዛ የሚኖሩትን ብነግርህ አንድ ብዙሃኑ የአገው ማህበረሰብ ሲሆን በሁለተኛ ሂደት ደግሞ የአማራ ማህበረሰብ ሶስተኛ የኦሮሞ አራተኛ ሽናሻ ጉምዝ ያለ የተለያዩ ትንሿን ኢትዮጵያ ያከፈች ከተማ ስትሆን እንዲያው የትውልድ ከተማዬም ስለሆነች በተለይ እኔ በጣም እወዳታለሁ። ለወደፊትም ይኸው ብኖርባት ደስ ይለኛል ግን ሳፋ ያለ ከተማ መኖር ስለሚያስፈልግ ትልልቅ ከተማ ለመኖር እገድጃለሁ።

ልብስ ምን ያህል ጊዜ ታጥባለህ? ያው ልብስ ይሄን ያህል ጊዜ ነው ብዬ አላስብም ግን በሚቆሽበት ሰዓት አጥባለሁ። ለምሳሌ የተለያየ ቦታ የምሄድ ከሆነ ቀድሞ በማጠብ ልብስ በሳምንት ሶስቴ አጥባለሁ። ያው የማጥብባቸው ጊዜዎች አብዛኛው ጊዜ የስራ ሰዓት ላይ ማለት ሰኞ አሁን ማጥብ ከሆነ ወይ ጠዋት ተነሽቼ አጥባለው ካልሆነ ደግሞ ስራ መልስ ምሽት ላይ አጥባለሁ ማለት ነው። አብዛኛው ጊዜ ግን ማጥበው እኔ ነኝ ከቤተሰብ ውስጥ የቤተሰቦቼንም ልብስ አጥባለሁ። ስለዚህ ልብስ የማጥብበት ፕሮግራም የራሱ የሆነ ፕሮግራም የለኝም። ግን ሲመቸኝ ሲመቸኝ ልብስ አጥባለሁ። ስለዚህ ይሄ ነው የሚባል ልብስ ጊዜ ራሱ የሆነ ጊዜ የለም። ግን እረፍት በምሆንበት ሰዓት ደግሞ የተለያየ ስብሰባ አሁን አስቸኳይ ስብሰባ የምገባ ከሆነ እንደነገው አጥቤ። አድርና እንደዛ እንደዛ አድርጌ

ላፕቶፕ አለህ በሚለው ጥያቄ ላፕቶፕ አለኝ የተለያዩ ፍሪላንሰሮች የምሰራበት ላፕቶፕ አለኝ ያውም ኤች ፒ ስምንተኛው ጄነሬሽን አስራ ስድስት ራም አስራ ስድስት ራም የሆነች ምርት አለኝ። ስለዚህ ይሄን ላፕቶፕ የምጠቀምበት በተለያዩ ስራዎች ልጠቀምበት እጠቀምበታለሁ ለምሳሌ ተማሪ ስለሆንኩ ለማጥናት የተለያዩ ሪሰርችዎችን ለመስራት ፍሪላንሰር ስራዎችን እየሰራሁ እገኛለሁ። በዚህ ለፕቶፕ ማለት ለምሳሌ አፕሎት አፕ ወርክ ላይ ፋይበር ላይ ምናምን ስራዎችን እየሰራሁበት እገኛለሁ። ይኸው የምሰራው ስራም ዳታ ኢንትሪ ነው። የተለያዩ ዳታዎችን ከሌላ ሰው ተጠቅሜ በቴብል ፎርም ምናምን እየሰራሁ በፒሲ አስረክባለሁ ማለት ነው። ስለዚህ ፒሲ አለኝ። የተለያየ ስኪልም አለኝ ፒሲ ላይ ለምሳሌ ፋስት የሆነ ታይፒንግ አለኝ። ምናምን ነው

በትምህርት ቤት የምትወደው ትምህርት ምን ነበረ ብዙ ትምህርቶችን እወዳለሁ? ለምሳሌ ሳይንስ ነክ የሆኑ ሲቪክስ ነክ ስነ ዜጋነ ስነ ምግባር። ማትማቲክስ እነዚህ እነዚህን እምወዳለው አብዛኛው ግን አሁን የምወደው የታሪክ ትምህርቶች ነው። ታሪክ ደስ ይለኛል ታሪክ ማወቅ በጣም ጣቃሚ ነው አንድም ሁለተኛም ደግሞ ታሪክ በጣም በፓሽኔ ስለሆነ። ታሪክ ላይ በጣም ደስ ይለኛል ለምሳሌ የሀገራቱን እያንዳንዱን ታሪክ ከስቴት ፎርሜሽን እስከ እስከ ጦርናቶችን ምኖችን ምኖችን ማንበብ ደስ ይለኛል ዶክመንታሪ ማየት። ምክንያቱም እዚህ ታሪክ ላይ የምናገኘው ለምሳሌ አንድ ሀገር እንዴት እድገቷ እንደመጣ ለምሳሌ አሜሪካን ብንወስድ አሜሪካ እንዴት ነው በአንዴ ይሄን ያህል አለምን ልትመራ የቻለችው በምንድነው ይሄን ታሪክ ይጣናል ማለት ነው? ጦርናት ጋር የነበራት አንደኛ አለም ጦርናት ነው ሁለተኛ አለም ጦርናት ላይ የነበራት እንዴት ነው ይሄን ታሪክ መጥናት በጣም ደስ ይለኛል። ስለዚህ ከትምህርት ቤቴ የምወደው የትምህርት አይነት። ታሪክ ነው ወይም ሂስትሪ ብለን በእንግሊዘኛ የምንጠራው ታሪክ እወዳለሁ። ስለዚህ በጣም የምወደው ስለሆነ አሁን በግቢ ደረጃም የተማርኩት ያለው ታሪክን ነው የታሪክ እና ቅርስና የታሪክ ጥበቃ የሚባል ትምህርት አለ ኮርስ እሱን በግቢ ደረጃ እነወሰድኩ እገኛለሁ። ስለዚህ በጣም እና በጣም የምወደው ትምህርት ታሪክ ነው

ቤትህን እንዴት ታስወበዋለህ? ይላል ጥያቄው ቤቴን የተለያዩ ማስዋቢያ እቃዎችንም ለመግዛት በመግዛት አስውበዋለሁ። በምሳሌ በትንሹ ብናየው ቤትን የነበረውን የወንበሮች አቀማመት የሶፋን አቀማመት በመቀያየር በፊት የነበረውን ቦታውን በመቀያየር ቴሌቪዥኖችን በመግጠም የተለያዩ ዲምላይቶችን እነዚህ የሚገዙ አበባዎች አሉ እነሱን በመግዛት በተለያየ ዛሬ ቤቴን አስውባለሁ። ለምሳሌ ቤትን እንዴት ታስውበዋለህ? ያው ማስውበት ሁሌ ሳይሆን የሆነ በዓልን እየጠበቁ አሁን ለምሳሌ ገና በዓል ላይ ምን ምን ምን አይነት አበባዎች መሆን አለበት? የክሪስማስ ዛፎችን በመግዛት አስውበዋለሁ። ሌላ ደግሞ ምን አለ? መሰለክ ቤት ለማስዋብ እንደኔ ቤት ጠረጴዛ አዳዲስ ዘመናዊ የሆነ ጠረጴዛዎችን የቴክኖሎጂ ውጤቶችን በመግዛት ቤቴን በደንብ ፏ ብትን አደርገዋለሁ። ስለዚህ ቤት ማስዋብ ደስ የሚለኝ ከስራው ውስጥ አንዱ ነው። ስለዚህ ቤቶችን እንዴት አስውባለሁ? አሁን ለምሳሌ ያረጀውን ግድግዳ ቀለም በመቅባት ወንበሮችን አዳዲስ ወንበሮችን በመግዛት በመግጠም ስለዚህ ቤትን እንዲህ እንዲህ በማድረግ አስውባለሁ ማለት ነው

ይኸው ፎቶ መነሳት ትወዳለህ? ይኸው ብዙም የለመድኩትን ነገር አይደለም። ይኸው ፎቶ በምክንያት እነሳለሁ ለምሳሌ የጎርድ ፎቶዎችን በምንፈልግበት ሰዓት። ለምሳሌ ትምህርት ቤት ለይ ጎርድ ፎቶ የሚል ካርድ ማስሪያ መስታወቂያዎች ላይ ስራ ላይ። ስሳተፍ ፎቶ እነሳለሁ እንጂ ሆን ብዬ ተውቤ አዳዲስ ልብሶችን ለብሼ ያው ብዙም ብዙም አይደለም ጓደኞቼ ጋር የመነሳት። ዘመድ ጋር የተለያዩ ደስታን አስመልክቶ ልደትን ምናምን መነሳት ብዙም አላመድኩም። ፎቶ መነሳት ትወዳለህ? በሚለው ጥያቄ ግን ያው ምክንያት የስራ ምክንያት ላይ። ለስራ የምፈልገው ከሆነ ፎቶውን እነሳዋለሁ ለምሳሌ የተለያየ የቀባሌ መስታወቂያ መታውቂያ ለመሰራት ፎቶዎቹን እነሳለሁ እንጂ ሆን ብዬ ለውበት ለጓደኛ ጋር አብሮ ለመነሳት። የተለያዩ ጊዜያትን ጠብቄ ለባህል ምናምን ምናምን ብዬ አልነሳም።

የምሳ እራፍቷ ምን ያህል ጊዜ ነው? ይኸው እንዳስፈለጊነቱ የምሳ እረፍቴን እኔ ራሴን የምወስነው አብዛኛው ጊዜ ስራ የሚበዛብኝ ከሆነ ትንሽ ደቂቃ ለምሳሌ ሃያ አስር ሰላሳ ሊሆን ይችላል። ግን ሰራ ማይበዛበት ሰዓት ላይ አንድ ሰዓት ያክል ምሳ በልቼ ቡና እጠጣለሁ። ጓደኞቼ ጋር ትንሽ አወራለሁ ምናምን።

አካባቢውን ይወዱታል አዎ በጣም ነው አካባቢውን የምወደው ምክንያቱም እያደኩበት ብዙ ነገር ያየሁበት ብዙ ጓደኛ ዘመድ ያፈራሁበት ስለሆነ አካባቢዬን በጣም እወዳለሁ። ይኸው አካባቢ ትወዳለህ? ይኸው ብዙ ሰውም ያደገበትን የተወለደበትን እና ቤተሰብ ዘመድ የሚኖርበትን አካባቢ የማይወደው ሰው የለምና። እኔም አንድ አካባቢዬን የምወድበት ምክንያት አንድ ያደኩበት ነው። አንድ ደግሞ ከሌላ አንፃር ከሌላ ቦታ የኖርኩበት አንፃር ያ አካባቢ ምቹ የሆነ የአየር ፀባይ አለው። ብዙም ሙቀታም አይደለም ቀዝቃዛም አይደለም እና የተለያዩ ደስ የሚሉት ነገሮች አሉብን። ሁለተኛው ደግሞ ያው የምታውቀው አካባቢ እናቱ ወይም የምወድበት ምክንያት አንድ ተመሳሳይ የሆነ ካልቸር ሃይማኖት እና አስተሳሰብ ያለበት ነው። ሌላ ቦታ ስትሄድ አሁን ለምሳሌ ካደክበት አካባቢዎች ውጭ ስትሄድ ቋንቋውን መልመድ አመጋገብ እና ስነ ስርዓት ጋር አንተ አካባቢ ጋር ስለማይሄድልህ ለመኖር ትንሽ ያስቸግራልና። ስለዚህ አካባቢዬን በጣም እወዳለሁ እኖርበታለሁ ለወደፊትም እኖርበታለሁ

ጥላወ ይስ ፀሀይ ትመርጣለህ? እኔ አብዛኛው ጊዜ ጥላ ነው የምመርጠው ምክንያቱም ፀሀይ ብዙ ጊዜ የቆዳ አለርጂክ ስላለብኝ ፀሀይ አልወድም ሙቀት አልወድም ትንሽ ቀዝቃዝ ያለጥላ ነው የምወደው። አምባ አካባቢ ወይም አየር ፀባይም የክረምት ወራት ይመቹኛልከ። ከበጋ ምክንያቱም ክረምት ላይ አብዛኛው ጊዜ ቀዝቃዝ ያለ ነው ጥላ ነው አብዛኛው ጊዜ ሙቀት የለም። ስለዚህ ቅዝቃዜ ይመቸኛል። ሌላኛው ደግሞ ጥላ የምወድበት የሆነ የራሱ የሆነ ምክንያት አለኝ። ምክንያቱም አብዛኛው ጊዜ ፀሀይ በሚሆንበት ጊዜ ላባችን ስለሚወጣ ልብሳችን ይቆሽሻል ይደክመናል ቶሎቶሎ ይደክመናል። ስለዚህ ለኔ ጥላ አንደኛ ምርጫዬ ነው

እንጨት በእንጨት እሳት መብሰል ታውቃለህ? በእንጨት አብዛኛው ግዜ እኛ አካባቢ የምንጠቀመው እንጨት ነው። ምክንያቱም ኤሌክትሪክ ሀይል አብዛኛው ጊዜ የሚያገለግለን የተለያዩ ባትሪ የተለያዩ ላይት ወይም ብርሃን ለብርሃን ነው እንጂ አብዛኛው ጊዜ እኛ ሀገር በእንጨት ነው የተለመደው። ስለዚህ እኔም የምጠቀመው በእንጨት ነው። ሌላኛው ደግሞ ኤሌክትሪክ ሀይል ወይ የምንጠቀመው ለየተለያየ ባትሪ ቻርጅ ላይ እና ቀለል ያሉ ስራዎችን ለመስራት ነው እንጂ። ለምግብ ምናምን የሚሆነን በእንጨት ነው አብዛኛው ጊዜ እኛ ሀገር ላይ በተለይ በኢኮኖሚ ደከም ያለው ሀገራት ላይ በእንጨት ነው። አብዛኛው ጊዜ የተለመደው የተለያዩ ቴክኖሎጂ በመጠቀም ያደጉ ሀገራት ላይ ነው። በላይት ወይም የተለያየ ሌላ ከእንጨቶች ማብሰል ላይ የሚጠቀሙት ስለዚህ እኔ አብዛኛው ጊዜ ማብስለው እንጨት በመጠቀም ነው

በአደባባይ መናገር ትችላለህ? ያው አደባባይ መናገር እፈራለሁ ግን እየለመድኩ እገኛለሁ ምክንያቱም የአደባባይ ንግግር ማድረግ በጣም አስፈላጊና ጠቃሚ ነው። ምክንያቱም ሰው ልጅ የሚደርሰው ነገር አይታወቅም እና ለምሳሌ የተለያዩ የመንግስት ሴክተር ስራ ልትገባ ትችላለህ ይሄ ደግሞ የአደባባይ ንግግር ወይም መናገርን የሚፈልጉ ሊሆን ይችላል። ስለዚህ በአደባባይ መናገር አሁን በላሁበት ብዙም እችላለሁ የሚባል አቋም ላይ አይደለሁም። ግን ለወደፊት ለመሻሻልና ለመናገር ጥረት እያደረኩ እገኛለሁ። ስለዚህ በጣም ከሚያስደስተኝና መቻል ከምንፈልግ ነገር በአደባባይ ንግግር ማድረግ ነው። ምክንያቱም ብዙ ጊዜ ንግግር እየቻልክ እንኳን አደባባይ ወይም ሰው በተሰበሰበበት መናገር አለመቻል በጣም ከባድ ነገር ነውና። ስለዚህ መናገር እችላለሁ ማለት አልችልም አሁን ግን ወደፊት ለመቻል እየሞከርኩና እገኛለሁ። ስለዚህ በአደባባይ ንግግር እንድችል ይሄ ፍላጎት አለ

የጎረቤቶችህን ድምጽ ትሰማለህ? አዎ ይሰማል ለምሳሌ የጎረቤት ድምጽ ስንል አቅራቢያ ወይም በጣም በቤት በኩል ቅርብ የሆኑ ጎረቤቶች ሲነጋገሩ መስማት። ሲወያዩ የተለያዩ ልጆች ጋር የተለያዩ ውሳኔዎችን ሲወስኑ ለምሳሌ አንድ ልጅ ከጎረቤት ቢያጣፋ ይሄን ልጅ ሲመክሩት እሰማለሁ። ይሄ ደግሞ በጎ ነገር ማድረግ መስማት ማለት ክፉክፉን አለመስማት ነው እንጂ ጥሩ ጥሩ የመስማት አንድ ጥሩ ነው ጠቃሚ ነው። ምክንያቱም ብለህ ከጎረቤት ይማራል ነው የሚባለው ስለዚህ ጎረቤት ንግግሮችን ሲያደርጉ እሰማለሁ። አሁን

ጥፍረህን ትቋርጣለህ አዎ ጥፍሬ ሲያድግ ደስ አይለኝም። እንደውስ ጥፍሬ በጣም ትንሽ ትንሽ ያለ ነው ማስተካከል የምቆርጠው። ምክንያቱም ለጤናም ጥሩ ስላልሆነ ጥፍር ማሰደግ አልወድም። ጥፍር ቶሎ ቶሎ ነው የምቆርጠው። ጥፍር ያደገበት ሰው ሳይ ራሱ በጣም የማይስጠኝ። ስለዚህ ጥፍር ምክንያቱም አላስፈላጊ ነገር ነው። ጥፍር መሰደግ ይሄ ምንም ጥቅም የለውም ምክንያቱም ጥቅም ቢኖረው ኖሮ አሳድገው ነበር። ሁለተኛ ደግሞ ጥፍርስና ሳድግ በተለያዊ በሽታዎች ልንጋለጥ እንችላለን። በተለይ የእጅ ጥፍር ቢሆን የተለያዩ ቆሻሾች በጥፍር ውስጥ በመግባት ምግብ በምንበላበት ወይም ምንመገበብበት ሰዓት። ምግብ ጋር አብሮ በመግባት በተለያዩ በሽታዎች ላይ ልንደረግ እንችላለን። እና ይሄ ደግሞ ጥሩ ስላልሆነ ጥፍር አላሳድግም።

በመሬት ላይ መቀመጥ ታመቻቻለህ? አዎ መሬት ላይ መቀመጥ ደስ ይለኛል። ምክንያቱም መሬት ላይ ተቀምጠን ጥላ ቦታ ላይ ተቀምጠን ብዙ ነገር ማድረግ ደስ ይለኛል ጓደኞቼ ጋር ማውራት ማጥናት የተለያዩ ፍሪላንሰር ስራዎች መሬት ላይ በመቀመጥ ጥላስር። ሶ ድምጽ በሌለበት ለምሳሌ አሁን ይሄን ሪከርድ ስራ እየሰራሁ መሬት ላይ ጥላ ስር ጠቀምቼ ነው የምሰራው። ይሄ በጣም ደስ ይለኛል። ወንበር ይልቅ መሬት ደስ ይለኛል ምክንያቱም ሙሉ ሰውነት። መሬት ላይ ደርሶ ተመቻችቶ ትቀመጣለህ የሚጎረብጥ ነገር ከሌለው መሬት ላይ መቀመጥ በጣም ደስ ይለኛል። ይመቸኛል። ከወንበር ይልቅ እኔ መሬትን እመርጣለሁ። ምክንያቱም ወንበር ላይ ስንቀመጥ አንድ እግራችንን ሊያንጠለጥል ይችላል። ሁለተኛ ደግሞ ላይመቸን ይጎረብጣል ወይም ምናምን ይችላል። እና መሬት ላይ መቀመጥ በጣም ደስ ይለኛል

የተበላሸ ነገር መስተካከል ትችላለህ? አዎ አብዛኛው ጊዜ ለምሳሌ የያዝኩት ስልክ የተለያዩ ሲቲንጎች አንዳንዴ ጊዜ ይበላሻሉ እና ይሄንን ሲቲንግ መስተካከል ደስ ይለኛል። ያውም አንድም የተበላሸ ነገር መስተካከል እውቅት ይሆናል። ደግሞ እሱን ለመስራት ስትል የተለያየ ነገሮችን ትጠቀማለህ። ለምሳሌ ቴክኖሎጂ ለምሳሌ የሆነ ሲቲንግ ላይ ባትሪ አሁን ፋስት ማድረግ ፋስት ቻርጂንግ ለማድረግ ከፈለኩ። ሲቲንግ ውስጥ በመግባት ባጣው እንኳን የተለያየ ቴክኖሎጂ ውስጥ በጣም ለምሳሌ የቻት ጂፒቲ ዘመን ሰለሆነ ቻት ጂፒቲ። በመጠየቅ ይሄ ሲቲንግ ሎኬሽን ወይት እንደሚገኝ ወይም አክጣቸው የት እንደሚገኝ ቻት ጂፒቲን እጠይቅና አስተካክላለሁ። ማለት ነው ሌላ ደግሞ የተበላሸ ነገር ስንል ሌላ የተበላሸ ነገር ሊኖር ይችላል። ለምሳሌ ምን ሊበላሽ ይችላል ብትለኝ እግዳችን ሊሆን ይችላል። ለምሳሌ በዚህ አመት ሁለት ሽህ አስራ ዘጠኝ የሆነ ያቀድነው እቅድ ሊኖር ይችላል። እሱ ቢበላሽብን እንኳን ቀጣይ አመት እናስተካክለዋለን ማለት ነው። ስለዚህ የተባለሽ ነገር መስተካከል ትችላለህ አዎ ይቻላል። ማይቻል የተበላሸ ነገር የለም እና ሁሉም የሰው ልጅ ፈጠራ ነው። እና ያው ማስተካከል እችላለሁ።

ዳቦ መብሰል ትችላለህ? አዎ እችላለሁ። ዳቦ መብሰል ቀላሉ ነገር ነው። ምክንያቱም ደቦ መብሰል መጀመሪያ የደቦ የዳቦን ማድረግ ቅደም ተከተል አለሁ መጀመሪያ ዱቄት ይኖራል። ዳቦን ለማድረግ የተለያዩ እንትኖች ለምሳሌ እርሾ ስኳር ውሃ እና ፒኖዱኬት ያስፈልጉናል። እና እሱን አንድ ላይ በማድረግ እናቦከዋለን። ከዛ ደግሞ በቅደም ተከተል ዳቦ ኮፍ ኮፍ ሲል ወይም ሲነሳ። መብሰያ ላይ የተለያዩ መብሰያ የዳቦ መጋጋርያ መሽን በመጠቀም ዳቦ መብሰል ይቻላል። ስለዚህ ዳቦ አብስላለሁ ማለት ነው።

በቤትህ ምን አይነት የቤት እቃዎች አሉ ብዙ አይነት እቃዎች አሉ ለምሳሌ በቤት እቃም መብያ አሉ። ምግብ ምንመገባቸው ሳህኖች ሰርቪሶች ማንኪዎች። የተለያዩ እቃ አይነቶች አሉ ለምሳሌ ቃላል አድርገብን ወንበሮች ሶፋዎች ጠረጴዛዎች ቁም ሳጥኖች የተለያዩ እቃዎች አሉኝ። ከእነዚህ ካሉት አብዛኛው የምንጠቀማቸው በየቀኑ የምንጠቀማቸው መመገብ የእቃዎች ናቸው። ከእነሱ ለምሳሌ ወጥት ምን ሰራባቸው ድስቶች ብረድስቶች እና የተለያዩ በየቀኑ የምንጠቀማቸው እቃዎች አሉ። ሌላ ቤት ላይ አብዛኛው ጊዜ የምንጠጋው ወንበር አለ። ቴሌቪዥን አለ። እና ጠረንጴዛዎች አሉ። እና ልብስ መስቀመጫ ሳጥን ቁም ሳጥን። እና የተለያዩ አልጋዎች ዘመናዊ የሆኑ አልጋዎች አሉ። እነሱን አለኝ በቤት ብዙ አይነት እኮ አለኝ

ከቤትህ ስራ ምን ያህል ይርቃል? ይኸው ትንሽ ራቅ ይላል ምክንያቱም ከክልሉ ዋና መቀመቻ ስለሆነ የምሰራ ቤት ደግሞ ያለኝ ራቅ ብሎ ወረዳ ላይ ነው። እና ስለዚህ ምን ያህል ይርቃል የሚለው አንድ ሶስት ኪሎ ሜትር ምናምን ይሆናል። ስለዚህ ይሄ እርቃት ደግሞ ስራየ ላይ ተጽኖ ፈጥሮብኛል። ማለት በሰአት መድረስ ስችል ያው ትንሽ እርቀት ስላለው ከቤት እስከ ስራ ደግሞ የምትጠቀመው የትራንስፖርት አይነት የህዝብ መመላለሻ ስለሆነ የራሱ የሆነ የቤት መኪና ወይም የራሱ የኔ ስራ ባለደረቦቼ መኪና የላቸውም የፐብሊክ ትራንስፖርት ነው። የምትጠቀመው ስለዚህ ይሄ ደግሞ ከስራ ላይ በጣም ታጽኖ ፈጥሮብኛል። ስለዚህ አንድ ሶስት ኪሎ ሜትር ያክላል ከቤትና ስራ ማከለል ያልው

ፎቶዎችን የት ታስቀምጣለህ? እኔ ፎቶ የማስቀምጥበት ብዙ አለ የራሱ የሆነ ፎቶ መስቀመጫ አለኝ። ሌላኛው ደግሞ ሲስተም ላይ አስቀምጣለሁ ማለት ላይ የተለያዩ ፎቶዎችን አስቀምጣለሁ። ማህበራዊ ሚዲያ ላይ ሰገኝ ምርጥ እኔን ደስ የሚሉ ፎቶዎችን የተለያዩ ፎቶዎች ላይ ለምሳሌ ቴሌግራም ላይ በጓደኛ ወይ በዘመድ በመላክ ቴሌግራም ላይ እንዲቀመጡ አደርጋቸዋለሁ። ሌላኛው ራሱ ደግሞ ፎን ላይ ስማርት ስልኮች አሁን አሁን ራሱ ወደ መስከበጃ ስላለው እዛ እዛ አስቀምጣለሁ። ደግሞ እንዳለን ፎቶ ቤት ሄጄ በመነሳት ደግሞ ቤት ላይ በፎቶ መስክ አምቼ አድርጌ ብዙ ፎቶዎችን መስቀመጥ ደስ ይለኛል። ለምሳሌ የልደት ፎቶዎች ግራጁዌሽን ወይም የምርቃት ፎቶዎች እና የተለያዩ ጓደኞቼ ጋር መነሳቸውን ፎቶዎች የተለያየ ቦታ አስቀምጣለሁ አብዛኛው ማስቀምጠው ግን ኦንላይን ክላውድ ላይ ነው። ስለዚህ ፎቶ ማስቀመጥ

አዎንታዊ አስተያየት ተቀብለው ተቀብለህ ታውቃለህ አዎ አብዛኛው ጊዜ አዎንታዊ ሀሳቦችን እቀበላለሁ ይኸው ከጓደኛ ከዘመድ ተለያዩ ሰዎች ላይ አዎንታዊ ሰዎችን እቀበላለሁ። ለምሳሌ አዎንታዊ አስተያየት ስንል ሊሆን የሚችል ለወደፊት ሊሆን ነው። ተብሎ ነገር ሲሆን አሉታዊ አሉታዊ አስተያየቶች ግን ብዙም ደስ አይለኝም። ምክንያቱም አሉታዊ ገና ሊዮን ላይሆን ሲሆን እኔ አዎንታዊ ሀሳብ መቀበል ደስ ይለኛል ሰውም የኔን ሀሳብ እንዲቀበል እፈልጋለሁ። ሀሳብ ካልተከባበልነው ችግር ስለሆነ አንዱን ሀሳብ አንዱን መቀበል የሚጠቅመውን መውሰድ የሚጠቅመውን መጣል። ጓደኛው ጋር ዘመዱ ጋር ለመኖር ይኸው ግዴታ የሰውን ሀሳብ መዳመጥ መክበር እና እንዲናገር እድል መስጠት ግድ ስለሆነ። እኔንም እንደዛ እንድናገር አስተያየት እንድሰጥ ስለምፈልግ የሰውን ሀሳብ መቀበል እፈልጋለሁ

ቀትር ምን ትመገባለህ ቀትር ላይ ወይም ምሳ ሰዓት ላይ? ብዙ አይነት ምግቦችን እመገባለሁ ያው እንደ ቀኑ የተለያየ ይሆናል። ዛሬ ፓስታ ባተክልት ብበላ ነገ የተለያዩ ሽሮ ምናምን እያደረኩ እበላለሁ። በጾም ወቅት ደግሞ ጾም ያልሆኑን ነኮች ምግቦችን ለምሳሌ አትክልት የሆኑ ምግቦችን መብላት መመገብ ደስ ይለኛል። ጾም ያልሆነ ቀን ደሞ ስጋ ነክ ለምሳሌ ቀይ ወጥ ምናምን ደስ ይለኛል። ያው አብዛኛው ጊዜ እኛ ምንመገበው ግን አትክልትና አሽሮ። የሆነ ምግቦችን ነው አብዛኛው ጊዜ ቃጥ ላይ ምንመገበው እሱ ደግሞ ለጤናችን አሪፍ ነው ቀለል ያለ ነው። ስለዚህ ቀትር ላይ የምመገበው የምግብ አይነት አትክልት ነገሮች

ቃልህን ትጠበቃለህ አዎ እንደ ሰው ነው። ለምሳሌ የምወደውና የማክብረው ሰው ከሆነ ቃሌን እጠብቃለሁ ለምሳሌ ቃል መጠበቅ ሲባል የተነገርከውን አለመቀየር ማለት ሊሆን ይችላል። ሌላኛው ደግሞ የሆነ ቃል ተግባብተህ ቃልህን መጠበቅ ሊሆን ይችላል ይሄንን ቃል አብዛኛው ጊዜ የሚጠብቀው ቃል የሰውን ምጎዳ አይነት ከሆነ ማለት በዛ በተነገርኩት ወይም ባፈረስኩት ቃል ሰው የሚጎዳ ከሆነ ቃሌን እጠብቃለሁ። ስለዚህ ቃል መጠበቅ ጥሩ ነው ግን መጥፎ ጎንም ሊኖረው ይችላል። ለምሳሌ አንተ የተጎዳህ ቃል ልጠብቅ ብለህ ብተው ይሄ አያስፈልግም ምክንያቱም የተጎዳህ ቃል መጠበቅ የለብህም ወይም የለብንም ብዬ አስባለሁ

ብዙ ህዝብ መካከል መሆን ተመቻለ አይ ብዙ ህዝብ መካከል መሆን ብዙም ደስ አይልም። ምክንያቱም ብዙ ህዝብ መካከል ስትሆን የተለያየ ሀሳብ ያለው ይኖራል የተለያየ አመለካከት ያለው ይኖራል። ስለዚህ ተገብተህ ለመኖር ትንሽ አዳጋች ነው። ስለዚህ ብዙ ህዝብ መካከል መሆን አይመቸኝም ደስም አይለኝም። ምክንያቱም እንደ ነጻነት አውጀ ልትኖር አይገባም የሰውን መብት ላክብር እያልክ የራስህን መብት እየተነጠቅክ ብዙ ነገር ሊደርስብህ ይችላል። ለምሳሌ ብዙ ህዝም መካከል ስትኖር የኑሮ ጫና ወይም አንዱ አንዱ ላይ የሚያሳድረው ታጽኖ እሱ ሊከብደን ስለሚችል ብዙ ህዝብ መካከል መኖር መሆን አይመቸኝም። ስለዚህ እኔ የምመርጠው ትንሽ ሆኖ በጣም የምትቀርበው ሰው ለምሳሌ በጣም የምትወደው ጓደኛ ጋር መኖር መሆን ቤተሰብ ጋር እና ተመሳሳይ የሆነ ሃይማኖት ባህል ያለውና ልማድ ያለው ህዝብ ጋር መኖር በጣም ይመቸኛል

የምትወደው ስፖርት ምንድነው? ብዙ ስፖርት እወዳለሁ ስፖርት የምጠላው ስፖርት የለኝም። ግን አብዛኛው የምወደው ጠዋት ጠዋት ፑሽ አፕ መስራት ነው። እና ደግሞ የተለያየ ያ አካል ያ አካል ብቃት እንቅስቃሴዎች ማድረግ ወክ ማድረግ ከሳት እወዳለሁ። በዓላትና የተለያዩ ጊዜ ደግሞ ብስክሌት መገለብ እወዳለሁ። እና ጓደኞቼ ጋር ብዙ ጓደኞቼ ጋር ሆኖ አሁን ማታ ማታ ማታ ወክ ማድረግ ይመቸኛል። ያም አንድ የስፖርት አይነት ስለሆነ ግን ሞር ደስ የሚለኝና በጣም ለኔ ደስ የሚለኝ ስፖርት የምወደው ስፖርት አይነት። ፑሽ አፕ ነው። ምክንያቱም ከለሌ ለና ሰውነትና አእምሮ እንዲፈታታ የሚያደርግ ስፖርት ስለሆነ ለራሴ ፑሽ አፕ በጣም አንደኛ ምርጫዬ ነው። ሌላኛው ደግሞ ማሮጥ አለ። ሩጫ አለ። ሩጫ ጠዋት ጠዋት እሮጣለሁ ለበት እስኪ የሚወጣ ምክንያቱም የተለያዩ በሽታዎች ላይ ይጠብቀኛል። ስለዚህ መሮጥ ደስ ይለኛል

የምወደው ምግብ አይነት ብዙ ነው። ምጠላው ምግብ የለኝም መጀመሪያ የምወደው ይኸው እንደ ሀገር አንፃር የኛ ሀገር አንፃር። እንጀራ በተለያዩ ምግቦች ማለት እንጀራ በወጥ በሽሮ ወጥ በዶሮወጥ እወዳለሁ። አብዛኛው የምወደው ግን እንጀራ በዶሮ ወጥ ነው። ሌላ ደግሞ ፍራፍሬ አለ አትክልት አለ እሱን በእንጀራ መብላት ደስ ይለኛል ፓስታ በእንጀራ እበላለው እመገባለሁ። አብዛኛው የምወደው ብዬ በጣም አንደኛ ምርጫ ነው ብዬ የምወስደው ቅድም እንደተናገርኩት። ይኸው ዶሮ ወጥ ነው ምክንያቱም እኛ ጋር ዶሮወጥ እንደ ባህላዊ ምግብ ነው የሚታየው። ስለዚህ ዶሮወጥ ማንም የትም ሀገር የመጣ ሰው ኢትዮጵያ ውስጥ ምን አይነት ምግብ አለ ሲባል የሚቀርብ ምንድነው? ዶሮወጥ ነው። ስለዚህ ዶሮወጥ በጣም በጣም በጣም ይመቸኛል።

ጾም ትጾማለህ አዎ ጾም አብዛኛው ጊዜ እንጾማለን ይኸው ጾም ሰዓት ማለት ይኸው ጾም ማለት ይኸው ሰዓት እስኪደርስ ምግብ ውሃ አለመጠጣት ማለት ነው። እና ይኸው በምን በምናመልከው እምነት ማሰብ ሰዎችን ማሰብ የተለያዩ አቅመ ደካሞችን በጾም ወቅት ማገዝ መርዳት እና ይሄ ሄ እንደ ጾም ይቆጠራል። ጾም ትጾማለህ በሚለው ሀሳብ በይው ማንም የራሱ የሆነ እምነት ያለው ሰው በራሱ እምናት የሚኖረው የራሱ የሆነ ጾም ይኖረዋል። ይሄ ደግሞ እኔ እንደኔ እንደኔ ጾም መጾም ግዴታዬ ነው

እሳት ለማንደድ ምን? ትጠቀማለህ እሳት ለማንደድ ያው መጀመሪያ ክብሪት ነው። ክብሪትን እጠቀማለሁ ሌላ ክብሪት ጭሬ ደግሞ ማያያዣ ነገር ይፈልጋል። ለምሳሌ ላስቲክ ሊሆን ይችላል ላስቲክ እንጨቶችን ትንንሽ እንጨቶች በማድረግ አያይዛለሁ። ሌላኛው ደግሞ ነፍጣ ወይም ናዳጅ ትንሽ ጠባርጌ እጠቀማለሁ። ሳት ለምን ለምን ሳት ይጠቅማል? ለምሳሌ ቡና በምናፋለበት ሰዓት ይሄ ከሰል ሳት እናያይዛለን። ሌላ ደግሞ ምግብ በምሰራበት ሰዓት ለምሳሌ እንጃራ ልንጋግር ከሆነ ምጣድ ማያያዝ ማለት ነው። ምጣድ ማያያዝ ስንል እንጨት ስለሆነ አብዛኛው ጊዜ እኛ ሀገር ምንጠቀመው እንጨቶችን መጀመሪያ እንጨት እናመጣለን። እንጨት ካመጣን በኋላ ትንንሽ እንጨቶችን እንመርጣለን እዛ ክብሪት እናመጣለን እና እንትን ክብሪት በመቻር እሳትን እና በላስቲክ ወይም በናዳጅ አድርገን እናያይዛለን ማለት ነው።

የክላውድ መቀመጫ ትጠቀማለህ? አዎ ክላውድ ላይ የተለያዩ ፋይሎችን አስቀምጣለሁ። ለምሳሌ ትልልቅ ነገሮችን። ፒሲ ወይም ስልክ የማይችለውን ነገር አብዛኛው ጊዜ ክላውድ ላይ ነው የማስቀምጠው። ይኸው ሌላ ህዝብም ክላውድ እንዲጠቀም እመክራለሁ። ምክንያቱም ፋይላችንን እዚህ ከምናጨናንቅ በምንፈልግበት ሰዓት መገኘት ስለምንችል። ክላውድ አሁን ዘመናዊ የቴክኖሎጂ ዘመን ላይ ኖሯችንን ቀላል አድርጎ እንድንኖር ምክንያቱም የተለያዩ ፋይሎችን። በእጅ ወይም በስልክ ወይም በፒሲ ከምናስቀምጥ ክላውድ ላይ ብናስቀምጥ የተሻለ ነው። ደግሞ ከመጥፋት ይድናል። ምክንያቱም ስልካችን ላይ ፒሲያችን ላይ አሁን የተለያየ ፋይሎችን ብናስቀምጥ በምንሰረቅበት ወይም በምንበላሽበትም ጊዜ ፋይላችንም እዛው ይተፋል ማለት ነው። ስለዚህ ክላውድ ላይ ብናስቀምጥ ግን በምንፈልግበት ሰዓት። ወይም ስልካችን ቢተፋ ኮምፒውተራችን ቢጠፋ ቢባላሽ ምንም ፋይሉ ላይ ጉዳት አይደርስብህም ማለት ነው። እዚህ ክላውን ላይ መስቀመጥ በጣም አሪፍ ነው መለመድም የለበት ዘዴ ነው።

ዛሬ የመጀመሪያ ምግብ ምን ነበረ? የዛሬ የመጀመሪያ የም የተመገብኩት ምግብ። ያው ዛሬ አርብም ስለሆነ ሻይ በዳቦ ነው የተመገብኩ። ግን ሁሌ መጀመሪያ መጀመሪያ የምመገባቸው ምግብ አይነቶች። ቀላል ያሉና ላመጋገብ ጥሩ የሆኑ ምግቦች ናቸው

የስራ እድገት እየፈለክ ነው አዎ ስራ እድገት እፈልጋለሁ። ምክንያቱም ሁሌ አንድ አይነት ስራ መስራት የለብንም። ስራ እያደግነ ስንሄድ የምናገኘው ገቢም እያደገ ስለሚሄድ የስራ እድገት። እየፈለኩ ነው። ለምሳሌ። አሁን እምሰራው ሪከርዲንግ ስራ አለ ከሪከርዲንጉ ደግሞ። ሌላ ጎን ለጎን ሌላ ስራዎች አሉ። ለምሳሌ አፕወርክ ላይ ዳታ ኢንተሪ እሰራለሁ። ዳታ ኢንተሪ ሆኜ ፋይናንሻል የሆኑ ዳታዎችን እሰራለሁ። ለምሳሌ ፋይናንሻል የሆኑ ዳታዎችን ባላንሱት ኢንካምስታንቶችን እየሰራው አዎ። አፕወርክ ላይ ፋይቨር ላይ እሰራለሁ። ስለዚህ እዛ የተሻለ ደግሞ እያደኩ ስለሆነ የስራ እድገት እፈልጋለሁ።

ለስራ ትጓዛለህ አዎ ብዙ ጊዜ የተለያዩ ስራዎችን ዞር ዞር ስለ በየ ስለምሰራ ካለሁበት አካባቢ ወደ ሌላ አካባቢ በመዟዟር ስራዎችን እሰራለሁ። ለምሳሌ ከወረዳ ወደ ክልል ከክልል ወደ ፌደራል የተጓዝኩ የተለያዩ ስራዎችን እሰራለሁ። ያው ቱሪስት አካባቢ አብዛኛው ጊዜ ስለ ቱሪስቶች። ጉብኝት እዛው አስጎበኝ ስለሆኑ አንዳንድ ጊዜ የተለያዩ ስራዎችን ቱሪስቶች ጋብሮ በመሄድ ሀገሪቱ ያሉት የቱሪስት ቦታዎች እተዟዟርኩ የተለያዩ የቱሪስት ቦታዎችን አስጎበኛለሁ። እኔም አብሬ እጎበኛለሁ አስጎበኛለሁ እጎበኛለሁ። ስለዚህ ስራ ምሰራ በመጓጓዝ ነው።

መተግበሪያዎችን ታወርዳለህ የተለያዩ መተግበሪያዎች አሉ ለምሳሌ ስልክ ላይ የተለያዩ መተግበሪያዎች አሉ። እነሱን እጠቀማቸዋለህ ለምሳሌ ይሄ የስራ መተግበሪያ ሊሆን ይችላል። አንድን ስራ ለመስራት ቅደም ተከተል ሊሆን ይችላል። ከ ከ ትልቅ መስራት ቤት ወደ ትንሹ ለምሳሌ ከፌደራል ወደ ክልል ከክልል ወደ ወረዳ የሚመጡ መተግበሪያዎች አሉ። እነሱን አውርጄ አያችኋለሁ አነባችኋለሁ እጠቀማቸ

የስራ ቦታ ደህንነቱ እንዴት ነው? የስራ ቦታ በጣም በደህንነት የተጠበቀ ነው ምንም የሚያሳጋኝ የሚያስፈራኝም ነገር የለም። በስራ ቦታ ላይ የተሻለ የጸጥታ ጥበቃ ስለሚደረግልን ምንም የሆነ የደህንነት ስሜት ነው ያለን ስለዚህ ስራ ቦታዬ በጣም ሴፍ እና ምቹ የሆነ ነው። ስለዚህ የሁሉም ሰው እንደዚህ እንዲሆን ይፈለጋል ምክንያቱም በስጋት ባለበት ቦታ ስራ መስራት እንኳን መከናወን ስለማይቻል የስራ ቦታ በተሻለ ሁኔታ ጸጥተው የተጠበቀና ድህነት የተጠበቀ እንዲሆን ይፈለጋል። አብዛኞቹ ሀገር ያሉት ለምሳሌ የስራ ቦታቸው ትንሽ ደህንነት የሚያሰጋቸው ነው። ስለዚህ የዛ ስራ መስራት ትንሽ አሽግ

እንደገና ጥቅም ላይ ማዋል ታደርጋለህ? አዎ የተለያዩ ነገሮችን አንዴ የተጠቅመንባቸው እንደገና ጥቅም ላይም እንዲህ ዉሉ እናደርጋቸዋለን። ለምሳሌ ያገለገሉ መኪናዎችን አዲሳት በማድረግ እንደገና ጥቅም እንዲሰጡ ማድረግ እናደርጋችኋለን።

ስጦታ መስጠት ትወዳለህ? አዎ በጣም ነው ደስ የሚለኝ ስጦታ መስጠት ሰው ሲሰጥኝም ደስ ይለኛል። አብዛኞቹ ጊዜ ስጦታ የሚሰጡኝ እኔም የምሰጣቸው ለምሳሌ ቤተሰቦች ጋር የተለያየ የምወዳቸው ጓደኞቼ የሚወዱኝ ጓደኞቼ ስትወጣ ይሰጡኛል እኔም እሰጣችኋለሁ። ደግሞ ስጦታ የምንሰጥበት ጊዜ መርጠን ነው ዝም ብለን ሳይሆን ለምሳሌ አዲስ አመት ላይ አዲስን እቅድ በምናወጣበት ጊዜ ይሄን እቅድን እንዲሰካ የሚያደርጉ ስጦታዎች አሉ። እነዛን እነዛን ሌላ ደግሞ። ቤተሰቦች ጋር የተለያዩ ስጦታዎችን ለሀብት ሊሆን ይችላል ውርስ ሊሆን ይችላል። የተለያዩ ስጦታዎችን ይሰጡኛል እኔም። ለምሳሌ ለጓደኛ የሚሰጥ ስጦታ አለ ሽቶ ሊሆን ይችላል። የአንገት ሀብል እና የተለያዩ ቀለበቶች ይሰጡኛል። እንዲሰጡኝ እወዳለሁ።

ገንዘብ ትቆጥባለህ? አዎ አብዛኛው ጊዜ እኔ ገንዘብ በመጠቆ እቆጥባለሁ ምክንያቱም ዛሬ አገኘው ብዬ ሁሉን ያገኘሁትን ሁሉ አላጣፋም ለነገ ስለማስብ። ገንዘብን በእቅድ በፕሮግራም መሰረት ነው የምጠቀመው ለምሳሌ አንድ ሺ ቢኖራኝ ቅድሚያ የሆነ የሚያስፈልገኝ ነገር ካለ ለዛ ለሚያስፈልግ ጊዜ እሳጣለሁ እንጂ አገኘሁ ብዬ በመዝናናት በመጨፈር ገንዘብ አልጨርስም። መቆጠብም ግዴታ ይላል ምክንያቱም ዛሬ ስናገኝ ነገ ማጣትን ማሰብ ያለብን። እና ደግሞ በአግባቡ ገንዘብ ስላለብህ ብቻ ያልተፈለገ ቦታ ማታ አለና መጨረስ አስፈላጊ ስላልሆነ። ደግሞ ገንዘብ እየቆጣብነ ስንሄድ ለወደፊት የጎንዘ የገንዘብ እንዴት አጠቃቀምን እንማራለን? ስለዚህ ገንዘብ እቆጥባለሁ።

ዋና ሀላፊነቶች ምንድን ናቸው? ያው ሰው የአንዳንዱ ሀላፊነት አለበት ለምሳሌ አንድ ሰው የራሱን መሰተዳደር ሀላፊነት አለበት። በስራ በሚሰራበት ስራ ግን ስራን በአግባቡ መስራት ስራን በአግባቡ መከናወን አንዱ ሀላፊነት ነው። ስለዚህ ዋና ዋና ሀላፊነቶች ምንድነው አንድ ሰው ራሱን መስተዳደር ነው መጀመሪያ ሀላፊነት። ከዛም ብሎ ቤተሰቡን ከዛን ብሎ ሀገሩን እያለ ዋና ዋና ሀላፊነቶች አሉ። የአንዳንዱ ስራ የአንዳንዱ ሀላፊነት አለው ለምሳሌ አንድ ስራ መስክ ላይ የራሱ የሆነ ሀላፊ አለው። ሀላፊ ደግሞ ታችኞችን የማዘዝ የማሰራት መብት አለው። ታችኞቹ ደግሞ የሀላፊውን ትእዛዝ መከናወን ግዴታ ሀላፊነት አለባቸው።

የቀኑ ሰዓት ትወዳለህ ከእኔ ደስ የሚለኝ የቀኑ ሰዓት ምሳ ሰዓት ነው። ምክንያቱም ስራ ስደክሙኝ የተለያዩ ጓደኞቹ ከቤተሰቦቻችን ጋር መገናኘበት። ምሳ ሰዓት ላይ ነው። ሌላኛው ደግሞ ምሳ ሰዓት ላይ ምሳ ከተበላ በኋላ ቡና አለ። ይቺን ሰዓት በጣም ደስ ትለኛለህ በጣም እወዳታለሁ።

መታጠቢያ ቤት ውስጥ ትዘምራለህ? አዎ አብዛኛው ጊዜ ሻወር ስታጠብ እግሮቼን ስታጠብ ምናምን ሰውነቴን ሳጸዳ እዘምራለሁ። እዘፍናለሁ የተለያዩ ተግባራትን እፈጽማለሁ። ለምሳሌ ሻወር ስወስድ እዛው መዝሙሮችን አዳምጣለሁ። ቆየት የሆኑ ሙዚቃዎችን አዳምጣለሁ።

በምን ሰዓት ትተኛለህ? አብዛኛው ጊዜ የምተኛው ያው ያደሩ ሌሊቱን እተኛለሁ። ምሳ በልቼ ምሳ በኋላ ትንሽ አርፋለሁ። ሰባት ሰዓት እስከ ዘጠኝ ሰዓት እተኛለሁ ከዛ ደግሞ ጠዋት ላይ አስራ ሁለት ሰዓት እስከ ሶስት ሰዓት ድረስ እተኛለሁ። አብዛኛው ግን መተኛው ይኸው በሚደክምበት ሰዓት ይሄን የምተኛበት ሰዓት ነው ስንት ሰዓት አይደለም በሚደክምበት ሰዓት። ሁሉም አርፋለሁ ተኛለሁ

ሳህኖችን ማጠብ እወዳለሁ አዎ ምግቦችን አብዛኛው ጊዜ ማጠብ እወዳለሁ። ምክንያቱም ሳህኖችን መጠብ የምወደው ቤት ላይ አብዛኞቹን ስራ ምሳራ እኔ ነኝ ስለዚህ ሳህን ማጠብ ደስ ይለኛል። ሳህን ማጥብበት ምክንያት የተመገብነውን ምግብ ማጠብ ስላለብኝ

"ቅሬታዎችን እንዴት ታስተናግዳለህ?" ያው እንደመጡበት አስተናግዳለሁ። ለምሳሌ ቅሬታ ስታስተናግድ ከትልቁ እነሳለሁ። ምክንያቱም፤ ወይም እንደ ችግር ቅለትና ክብደት አየዋለሁ። ከዛ በኋላ ቅድሚያ ለሚሰጠው በመስጠት ወይም በቅደም ተከተል፣ እንደ አመጣጣቸው ቅሬታቸውን አስተናግዳለሁ።

መዘመር ትወዳለህ? አዎ አብዛኛው ጊዜ መዘመር ደስ ይለኛል። በቤተክርስቲያን የተለያዩ መዝሙሮችን እዘምራለሁ ከህፃንነት ጀምሮ ዝማሬ በጣም ነው ደስ የሚለኝ። ዘማሪዎቹም ደስ ይሉኛል ምክንያቱም በዝማሬ ውስጥ ብዙ ነገር አለ። ለምሳሌ በዝማሬ ትምህርት ይተላለፋል ምክሮች አሉት ተግሳሶች አሉት ስለዚህ እኔ ራሴ እዘምራለሁ። መዝሙሮቹም አዳምጣለሁ። የተለያዩ መዝሙሮች ለምሳሌ የቤተክርስቲያን ወይም የየእምነት ዝማሬዎችን ሰውም እንዲያዳምጥ እንዲዘምር እመክራለሁ። ምክንያቱም ዝማሬ ለብዙ ነገር ታካሚ ነው። አንዱ ስነ ስርዓት ስነ ለስነ ስርዓት ስነ ምግባር። ዝማሬዎች ጋር አለ። ስለዚህ መዘመር የአንድ ሰው ግዴታና ማድረግ ያለበት ቀዳሚ ነው።

በስንት ሰዓት ትነሳለህ? የምነሳበት ሰዓት የራሱ የሆነ ፊክስድ ሰዓት የለም። ሲኖር በጧዋቱ እነሳለሁ ስራ ከሌላ አርፍጄ እና የምነሳበት ደግሞ እንደተኛው ማለት ለምሳሌ አምሽቼ ተኝቼ ከሆነ አርፍጄ እነሳለሁ። ቀድሜ በጊዜ ተኝቼ ከሆነ ደግሞ ቀድሜ ጠዋት ላይ እነሳለሁ በተለይ ጠዋት ጠዋት መነሳት ደስ ይለኛል። ምክንያቱም ተዋት ተነሽቼ ስፖርታዊ የሆኑ እንቅስቃሴዎችን አደርጋለሁ ሰው ጾለት አደርሳለሁ ቤተክርስቲያን እሄዳለሁ። እና የተለያዩ ስራዎችን በተዋቱ መከወን ደስ ስለሚለኝ። በጠዋቱ መነሳት በጣም ይመቸኛል በጣም እወደዋለው

"አመራር ሚና አለ?" አዎ። አንዱን ድርጅት ወይም የአንድን ስራ ለውጤቱ የአመራር ሚና ዋናኛው ወሰኙ ነገር ነው። ስለዚህ "አማራር ሚና አለ?" አዎ። እኔ አመራር ለመሆን ለወደፊትም ስለምፈልግ የተለያዩ የአመራር ሚናዎችን አነባለሁ፤ ከሰዎች እረዳለሁ። አመራሮች ደግሞ ሚናቸውን ሲወጡ አይቼ እንደሆነ የአማራር ሚና ለማወቅ ፍላጎት እና እውቀቱ እንዲኖረኝ ሁል ጊዜ እተጋለሁ።

በየትኛው መተግበሪያ መልእክት ትልካለህ የተለያዩ መልእክት ምልክባቸው ወይም ምላላክባቸው መተግበሪያዎች አሉ? ለምሳሌ ማህበራዊ ሚዲያ ላይ አንደኛው ቴሌግራም ነው። ቴሌግራም የተለያዩ መልእክቶችን የምንላላክበት እኔ አንደኛ ምርጫዬ በቴሌግራም ነው አብዛኞቹ መልእክቶችን ምን ላላውከው የምቀበለው። ስለዚህ ሌሎች መተግበሪያዎችም አሉ ለምሳሌ ቲክቶኮች አሉ። ፌስቡክ አሉ ዩቲዩብ አለ እና ኢንስታግራም አለ። አብዛኛው ጊዜ አብዛኛው ብዙሃን የሚጠቀመው በእኛ ሀገር አንፃር ቴሌግራም ነው። ስለዚህ ለኔም ሆነ ለሌላውም ቴሌግራም አንደኛ ቀዳሚ ምርጫችን ነው። ምክንያቱም አብዛኛው ጊዜ ብዙሃኑ የሚጠቀመው ቴሌግራም ስለሆነ ቴሌግራም ማልክት መላላክ ቀላል እና። ቀላልም ስለሆነ አንደኛ ምርጫችን

የስልክ ካሜራ ትጠቀማለህ አዎ አብዛኛው ጊዜ ወክ በማድረግ ሰዓት የስልክ ካሜራ በመጠቀም የተለያዩ መልካም ምድሩ አካባቢዎችን ካሜራ እነሳለሁ። እና ጓደኞቼ ጋር አንደንድ ጊዜ ፎቶ እንነሳለን የስልክ ካሜራ በመጠቀም እና ስልክ ካሜራ። ምክንያቱም ተዳርሽነቱም እያንዳንዱ ሰው ላይ ስላለ ስልክ ካሜራ ለመጠቀም ቀላል ስለሆነ ስልክ ካሜራ መጠቀም በጣም ደስ ይለናል ደስ ይለኛል። ሁል ጊዜም አድርገው ስልክ ካሜራ መጠቀም በጣም ስለምወደውና ቀለል ከሁሉ ሰው ስላለው ነው።

"ውሳኔ መስጠት ትችላለህ?" አዎ። ውሳኔ መወሰን በጣም ደስ የሚል ነገር ነው። ምክንያቱም ውሳኔዎቹ ለውጤቱ መነሻ እናቶች ናቸው። አንድ ውሳኔ ስትወስን ውጤት ላይ ትደርሳለህ። ምክንያቱም የውሳኔ ሰው ከሆንክ በድፍረት ኪሳራም ሊመጣ ይችላል፤ ግን ኪሳራን እንደ ውጤት አድርገህ መሄድ አለብህ። ምክንያቱም ውሳኔ መወሰን አንደኛ ምርጫችን ስለሆነ ውሳኔ መስጠት በጣም እና በጣም ቀላል ነው። ምክንያቱም መጀመሪያ ነገሮችን መረዳት ነው። ለመወሰን የመጣበትንም ዋና ምክንያቱን ማየት ከዛ ምን ያህል ተጽኖ አለው፤ ከሰው ላይ ምን ያህል ጉዳት ያደርሳል። በማለት በማሰብ እነዚያ ሰዎችን በማሰብ ብቻ ውሳኔ መወሰን ይቻላል፤ እችላለሁ። ውሳኔን መስጠት እችላለሁ።

ትራት የለው ስራ ማቅረብ ትችላለህ አዎን ለምሳሌ አሁን ሪከርድ እያራኩ ስለሆነ የተለያዩ ድምጾች በጀርባ እንዳይገቡ ተጠንቅቄ ነው የምሰራው። የተለያዩ ስራዎች ለምሳሌ ሰዓት ላይ። ከማድረስ ወይም ቶል ቶሎ ማለት ይልቅ እኔ ተራት ያለውን ስራ መስራት እና ጊዜውን በመውሰድ ነው። ተራት ያለውን ስራ መቅረብ የምፈልግ እንጂ ቶርቶሮ ጨርሼ ማስረከብ ወይም ተራት የሌለውን ስራ። አልሰራምም አልሰራምም ጊዜዬን ግን በጣም ምክንያቱም ጥርት ያለ ስራ ለመስራት አንደኛው ጊዜ መስዋወት ግድ ስለሆነ

ልደት እንዴት ታከብራለህ? ልደት በተለያዩ ቦታዎች አከብራለሁ ለምሳሌ ልዳቴን ሳከብር የተለያዩ ሰዎችን በመርዳት የተለያዩ በጎ ተግባራትን ስፈጽም ለምሳሌ የተለያዩ እምነት ቦታዎችን በመጎብኘት እና ቤተሰብና ዘመዶቼ ጋር በመዝናናት ነው። አብዛኛው ልደቴን እማከብረው።

እህል መፍጨት ታውቃለህ? አላውቅም እህል ፈቺቼ አላውቅም ምክንያቱም አሁን ቴክኖሎጂ ዘመን ስለሆነ የተለያየ መሽኖችን በመጠቀም ነው። እህል የሚፈጨው እኛ አካባቢ ለምሳሌ ጤፍ የምናስፈጨው ይሄ ዱቄት ወፍጮ ቤት አለ። እሱ ወፍጮ ቤት ነው እንጂ እህል አንጭጅም በእጃችን። የተለያዩ መሽኖችን በመጠቀም ግን እናስፈጭ

የምታስታውሰው ጥሩ መምህር አለ ብዙ ጥሩ መምህራን አሉ አዎ ብዙ ጥሩ መምህራን እስካሁን ያሉት መምህራን እወዳለሁ። ግን ማስታውሰው አንድ መምህር አለ ያው አንዱ መምህርም በጥሩ ጎን ነው ማስታውሰው። ለምሳሌ አስራ ሁለተኛ ክፍል ሆኜ ሳለ የቤት ስራ አልሰራም የተለያዩ ኖቶችን አልጽፍም መምህርን አልከታተልም ነበረ። እሱ ግን ብቻዬን በመምከር የተለየ እንትን ስላለው ለኔ መክሮ ጎበዝ ተማሪ እንደሆን በአግባቡ ትምህርት እንድማርና የተለያዩ ስራዎችን ጎን ለጎን ሰርቼ እንድማር የመከረኝ ትልቅ አባቴ የሆነ እንግሊዘኛ መምህር ነበረኝ። ስለዚህ እሱን መምህር አስታውሰዋለሁ ሁሌም አስታውሰዋለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል? በዚህ ስራ ያው አሁን መጀመሪያ ጊዜ ነው ግን ተመሳሳይ የሆኑ ስራዎች እዚህ በፊት ሰርቻለሁ። ድምጽ ሪከርዲንግ ላይ በተለይ ብዙ ጊዜ ሰርቻለሁ። ለምሳሌ የቅርቡን ስራ ለመስታወስ ያክል ጂኒያ ካምፓኒ። የድምጽ ሪከርዲንግ ሲስተም ላይ ሰርቼ ብዙም ተከፍሎኛል። ስለዚህ ያውም አማርኛ ነበረ ምሰራው ስራም አማርኛ ሪከርዲንግ። ስለዚህ ብዙ ጊዜ ሰርቸ አቃለሁ። እዚህ እዚህኛው አሁን የምሰራበት አሁን ሪከርድ ባለሁበት ካምፓኒየ ግን የመጀመሪያ ጊዜ ነው። ስለዚህ ለመጀመሪያ ጊዜ ጥሩ ስራ ለመስራት እየሞከርኩ እገኛለሁ። ያው በሰራሁት ልክ ደግሞ እንዲከፈለኝ ያው እፈልጋለሁ።

የጨረቃ ብርሃን ታዳለህ? አልወድም አብዛኛው ጊዜ ጨረቃን አልወድም እንዴ። እኔ ፀሀይ ብርሃን ነው የሚመቸኝ። ምክንያቱም ፀሀይ ብርሃን የተለያዩ ጥቅሞች ስላሉ። ለምሳሌ ሙቀት ይሰጣል። የተለያዩ ተክሎች እንዲያድጉ እንዲበለጽጉና ትልልቅ እንዲሆኑ። የተለያዩ እህል እንዲደርቅና ወቅቱን ጠብቆ ስለሚወጣ። ፀሀይ ብርሃን በጣም ደስ ይለኛል ከጨረቃ ብርሃን

ብዙ እንስሳትን እወዳለሁ ለምሳሌ የምትወደው እንስሳ ምንድነው? ይኸው እንስሳን በሁለት መክፈል እችላለሁ በእኔ አስተሳሰብ ወይም በእኔ አመለካከት የቤት እንስሳና የዱር እንስሳ። ከቤት እንስሳ በጣም የምወደው ውሻ ነው። ምክንያቱም ውሻ ሰው ጋር ለመዳ ሰው ቤት ለኮ መሄድ። እና ይሄ እሱን ነፍስ ትቶ ይሄ ሰዎች የጌታን ነፍስ የሚጠብቅ ሌሊቱን ቀኑን ተኝተው ብሎ ሌሊቱን ቁጭ ብሎ የሚያደር። የቤት እንስሳ ታማኝና በጣም ተወዳጅ የሆነ ውሻ አንደኛ ምርጫዬን።

ምን አይነት ስልክ ትጠቀማለህ? አብዛኛው ጊዜ ስማርት ፎን ነው የምጠቀመው። ስማርት ፎን ሲሆን ግን አብዛኛው የምትጠቀመው የሳምሳንግ ስልኮችን ነው። ስለዚህ በጣም አሪፍ ነው በጣም አሪፍ። ኔትወርክ አለው ሲስተሙ ፕሮሰሰሩ ምኑ ምኑ በጣም አሪፍ ነው። ሳምሰንግ አንደኛ አካዳሚ ምርጫዬ ነው

ጨው ብዙም አልወድም ምክንያቱም ጨው የበዛ ነገር ስለሚያመኝ። ጨጓራ ስላለብኝ ጨው አልወድም ብዙ ጊዜ ብዙ ጊዜ ለስለስ ያሉ ምግቦችን ነው የምወድ። ስለዚህ ጨው አልወድም ማለት ነው። ጨው የበዛ ምግብ አልመገብም። ጨው ያለበትን ውሃ ነገሮችን አልጠቀምም። ጨው የበዛ ነገር አይመቸኝ

በስራ ጊዜ እንዴት እረፍት ታደርጋለህ? ያው በስራ ጊዜ አላርፍም ስራ ካጨረስኩ በኋላ ነው የማርፈው። ማለት ስራ ስሰራ ያው እረፍት አልወስድም እረፍት ጊዜ ራሱ የሆነ የእረፍት ጊዜ አለኝ። ለምሳሌ ስራዬን ሰርቼ ከጨረስኩ በኋላ እረፍት አደርጋለሁ እንጂ በስራ ጊዜ እራፍት አላደርግም። ምክንያቱም ስራ የራሱ የሆነ ጊዜ እና ትኩረት ስለሚፈልግ በእራፍት ጊዜ በፍጹም አላርፍም። ለእረፍት የራሱ የሆነ ጊዜ እሰጠዋለሁ እረፍት ጊዜ በተለያየ በመዝናናት በጓደኞቼ ጋር በቤተሰቦቼ ጋር በመዝናናት ነው እረፍት ጊዜዬን መሳልፈው

የትኛው ባህል ትወዳለህ? ሁሉም ባህሎች ደስ ይሉኛል። ኢትዮጵያ ላይ ደግሞ የተለያየ ባህሎች አሉ። ማለት ይሄ ሰው የሆኑ ሁሉ የራሱ የሆነ በዓል ወግ አለው። እና የትኛው በዓል ደስ ይላል በሚለው ጥያቄ? ማለት እኔ የተወለድኩበት በዓል አለ እሱን በዓል እወደዋለሁ አክብረዋለሁ ለትውልድ እንዲተላለፍም የራሴውን አስተዋጽኦ አደርጋለሁ። ለምሳሌ እኛ አካባቢ ያለው ባል አለ። ብዙ በትውልድ ትውልድ ታላልፋ መጥታ እኛ ጋር የደረሰ እኛ ጋር የደረሰውን ደግሞ ለወደፊት ትውልድ መስተላለፍ ግዴታ ስለሆነ። የተለያዩ ስራዎችን እየሰራሁ እገኛለሁ። በተለይ የኛ የሆነውን ባሀል በጣም እጅግ እወደዋለሁ

ልዩ ችሎታ ምንድነው? የሚል ጥያቄ አለ ልዩ ችሎታዬ የምለው እኔ ሰው ጋር መግባባቴ ነው። ሰው ጋር ለመግባባት አልቸገርም የትኛውም ሰው ጋር እኖራለሁ በመግባባት ሰው በማክበር። እና ልዩ ችሎታዬ የምለው እንደዚህ ነው። ምክንያቱም ሰው ጋር በመግባባት የተለያዩ ስራዎችን አገኛለሁ። ሰዎችን አክብራለሁ ሰዎችም እኔን ያከብሩኛል። ይሄ ደግሞ ልዩ ችሎታ የሆነው ይሄ መግባቡት ክሂል አለኝ ብዬ አስባለሁ። ለምሳሌ ሰው ጋር በጣም የማግባት ችሎታ አለኝ የሚል ምክንያቱም ሰውን ስለማከብር እነሱም እኔን ስለሚያከብሩኝ ነው እንጂ የተለያየ ከሰዎች ይበጠ ነገር ኖሮኝ አይደለም። ግን ያው ልዩ ችሎታ እለታ አለኝ ብዬ ለመውራት ያበቃሁኝ የተለያዩ ሰዎች ጋር የተለያዩ ጊዜ በመከባበር የተለያዩ ግንኙነት እንዲኖረኝ ራሴን አደርጋለሁ ማለት ነው። ለዚህም የተለያየ ችሎታ አለኝ ብዬ አስባለሁ።

ሳንቲም ታጠረቅማለህ አዎ በጣም ሁል ጊዜ እኔ ሳንቲሞችን እሰበስባለሁ አታረቅማለሁ ምክንያቱም ሁሉን ነገር ሳደርግ እኔ በእቅድ መሰረት ነው የማደርገው። ዝም ብዬ በዛፈቀደ መጠፈው ሳንቲም የለም። ሁሉም ነገር በእቅድ ነው የምትሆነው ያው ይሄ ደግሞ ጥሩ ጎን ነው። ምክንያቱም እንደፈለግን አግኘን ብለን እንደፈለግን የምናጠፋ ከሆነ ዛሬ ያገኘነውን ነገም ዳግመን ላናገኘው እንችላለን። ስለዚህ እኔ አብዛኛው ጊዜ ሳንቲሞችን እቆጥባለሁ። ስጠቀምም በፕላን ነው ማገዝ ካለብኝም ከአክሜ ባለይ ሳይሆን አክሜን አይቼ ምን ያህል አክም አለኝ ይሄን ሰው ለመርዳት ምን ያህል ሳንቲም አለኝ በሚለው ሀሰብ ነው። እንጂ ዝም ብዬ ሳንቲም አለኝና ብድግ ብዬ ቤተሰቦቼን ሆነ ጓደኞቼን አላግዝም። አላግባብ ወጪ አላወጣም። ስለዚህ ይሄ ነገር ደግሞ ለኔ ጠቅሞኛል እንጂ አልጎዳኝም።

ለበጎ አድራገስ ለበጎ አድራጎት ሰርተህ ታውቃለህ አዎ ብዙ ጊዜ በጎ አድርጎት ላይ እሳተፋለሁ። ምክንያቱም ሰውን መርዳት ሰውን መሆን ብቻ በቂ ነው የሚል መርህ አለ። የኛ አገር ስለዚህ ብዙ ጊዜ በጎ ፍቃድ ላይ እሳተፋለሁ። በምሳተፍበትም ጊዜ በጉልበትም በገንዘብም በሀሳብም አግዛለሁ ለምሳሌ አቅመደካሞችን የተለያዩ ጉልበት ስራዎችን ልብስ በማጠብ መንገድ ሲሆኑ መንገድ ሲሄዱ በመምራት እና የተለያዩ ስራዎችን በመስራት በጎ ፈቃድ ላይ እሳተፋለሁ። ለምሳሌ የገንዘብ ድጋፍም እናደርግ ነበር እና ጓደኞቼ ጊዜ የተለያዩ ገንዘብ ድጋፍ ስናደርግላቸው ነበረ። እና በሀሳብም ደረጃ ለምሳሌ ተማሪ የሆኑ እንትን አካል ጉዳተኞች አሉ ለእነሱ ሪከርድ በማድረግ ስናግዛቸው ነበር።

ምን አይነት ጫማ ትወዳለህ? ብዙውን ጊዜ ነጭ ጨማ ዎችን ነው የምወደው። ነጭ ጫማ የምወደው ደግሞ የተለያዩ ልብሶች ጋር አብሮ ይሄዳል ደግሞ አረማመዴ ጋር ውበትም ያለው ጫማ ነጭ ጫማ ነው። ስለዚህ ነጭ ጫማዎችን አዘዋትሬ አደርጋለሁ የሚያምርብኝም ነጭጫማ ነው። ነጭጫማ ስል ለምሳሌ ኤርፎርስ አይነት የተለያዩ ጫማዎች አሉ። ስለዚህ ነጭጫማ የማድረግበት ሰዓት ደግሞ የተለያዩ ክብረ ባህላት ሲሆን ለምሳሌ የገና ባህል የመስቀል ባህል እና የተለያዩ ባህላት አሉና እሱ ጊዜ ነጭጫማ አድርጌ እሄዳለሁ። ነጭጫማ ማድረግ በጣም የምወደው

የስራ ቦታ እንዴት ነው? የስራ ቦታ በጠምማራኪ ውብ የሆነ ለመስራት የሚስብ አእምሮ የሚያድስ ነው። እና በጣም ስራ ቦታዬን በጣም እወዳለሁ። ምክንያቱም እንድወድ ያደርገው አንዱ የጻጥታ ችግር የለበትም። ሁለተኛ ንጹህ አየር በጣም ምቹ ጽዱ አካባቢው ውብ የሆነ ስለሆነ እና በጣም ለመስራት ፍላጎት ኖሮኝ ነው። ሁሌ የምሰራው ደሞ አንድ የሰራ ቦታ እንድወድ ያደረገኝ ምርጥ ምርጥ ጓደኞች እዛ አሉ እና የስራ ቦታ ላይ በጣም ደስ የሚሉ ጓደኞች አሉኝ። ስለዚህ ለዛ ጉዳይ ነው። ስራ ቦታዬን እንድወድ ያደረገኝ በጣም ደስ ይለኛል። ስራ ቦታ መስራት በጣም ነው የሚመቸኝ። ስለዚህ ስራ ቦታዬን በጣም ምወደው

"ስንት ቋንቋ ትችላለህ?" በጣም ምርጥ ጥያቄ ነው። ብዙ ቋንቋ እችላለሁ። ለምሳሌ ያክል መጀመሪያ የአፍ መፍቻ ቋንቋ አለ አማርኛ። ሁለተኛ አገኛ አገውኛ፣ ሶስተኛ ደግሞ ጉምዘኛ፣ አራተኛ እንግሊዘኛ ትንሽ ትንሽ እችላለሁ። ስለዚህ ይሄ ቋንቋ በመቻሌ ብዙ አሁን ሪከርድ እንድሰራ፤ አማርኛ ቋንቋ ያው አማርኛስ በተፈጥሮ በእናት አባቴ ያገኘው ነው፤ እና የተለያዩ እንግሊዘኛ ቋንቋ በመቻል፤ የተለያዩ ሰዎች ጋር የተለያዩ አለም ላይ ያሉ ሰዎች ጋር ጥሩ ግንኙነት እንዲያ እንዲኖር አድርጎኛል። እና ለምሳሌ የተለያዩ ስራዎችም እንድሰራ አግዞኛል። ይሄ ደግሞ ብዙ ቋንቋ መቻል በጣም በጣም በጣም ጥቅም አለው። ለምሳሌ የተለያዩ አለም በምትዞሩበት ሰዓት የተለያዩ ሰዎች ላይ አለም ላይ ካሉ ሰዎች ጋር በምትገናኙበት ሰዓት የዛን ሀገር ቋንቋ ከቻላችሁት ጥሩ ግንኙነት ይኖራችኋል። ስለዚህ በጣም ደስ ይላል ብዙ ቋንቋ መቻል።

ቤትህን ምን ያህል ጊዜ ታጸዳለህ? ያው ቤት በየቀኑ ነው የሚጸዳ እኛ ቤት ቤት ሁሌም በየቀኑ የምናጸደው። ግን ደግሞ ስፔሲፊክ ሆኖ በጣም የምናጸዳው በጣም የምናስውበው በዓላት ቀን ለምሳሌ ፋሲካ በዓል ላይ የተለያዩ አበባ አይነቶችን በመምጣት ቤት ከፀዳን በኋላ የተለያዩ የሶፋ ልብሶችን በመልበስ ነጭ የሶፋ ልብስ በማላበስ ግድግዳዎችን በማጽዳት ወለሎችን በማስተካከል እናጸዳዋለን። ጊዜውን ግን ሁል ጊዜ ጠዋትም ማታም እናጸዳለን። ደስ ይለን ደግሞ ሁሉን እቃዎቹን ምኖቹን ምኖቹን የምናጻደው አብዛኛው በባህሉ ወቅት ነው። ስለዚህ ቤት መጽዳት በጣም ከምፈልገው ወይም ቤት መስራት አንደኛው ዋናው ጥቅሙ ምንድነው? በጤና የሚመቱ በሽታዎችን ለመከላከል አካባቢያችን መጽዳት ቤታችንን ማጽዳት ከተለያዩ በሽታዎች ራሳችንን እንታደጋለን።

ዋይፋይ ትጠቀማለህ አዎ ዋይፋይ በመጠቀም ብዙ ስራዎችን እሰራለሁ። ኢንተርኔቶችንም በመጠቀም ለምሳሌ አሁን እየሰራሁትን ያለው ሪከርዲንግ ዋይፋይ የግል ዋይፋይ በመጠቀም ነው። እና ቴክኖሎጂ አብዛኛው ጊዜ አሁን ያለው ቴክኖሎጂዎች አብዛኛው ጊዜ ኢንተርኔት ዋይፋይ ይፈልጋሉ። ስለዚህ ዋይፋይ መጠቀም ዋናው መሰረታዊ ነገር ነው። ምክንያቱም ትምህርት ፎኖችን ይዘን ፒሲዎችን ኮምፒውተሮችን ይዘን ዋይፋይ አለመጠቀም አይቻልም እና ዘመኑ ጋር ወደኋላ መቅረት እንደማለት ነው። አለመጠቀም ዋይፋይ በህይወቴ ማለት በእያንዳንዱ እንቅስቃሴዎች ላይ ዋይፋይ እጠቀማለሁ። ለምሳሌ አሁን ይሄን ስራ እየሰራሁ አለ ዋይፋይ አይሰራም። ስለዚህ ኢንተርኔት በመጠቀም የተለያዩ ስራ እንሰራለን ለራሳችን እድገት ለሀገሪቱ እድገት በጣም አስፈላጊ ነው። ዋይፋይ ስንል ዋይፋይ ምንድነው? ያው የተለያዩ ማህበራዊ ሚዲያ ለመጠቀም አሁን ዋይፋይ ያስፈልገናል። ስለዚህ ዋይፋይ አለመጠቀም በጣም ወደ ኋላ ቀርነት ነው። እና ዋይፋይ ሁሉም ሰው እንዲጠቀም እመክራለሁ።

የስራ ምኞትህ ምንድነው? ስራ የሚወስንል ለወደፊት እኔ መስራት የምንፈልገው ስራ ነው። ስለዚህ እኔ የስራ ምኞት የተለያዩ ፍሪላንሰር ስራዎችን መስራት ነው። ለምሳሌ አፕወርክ ላይ የተለያዩ ስራዎችን መስራት እና በዶላር እንዲከፈልኝ ካዛ ነው የምፈልገው ኢንተርናሽናል የሆነ ስራ ነው የምፈልገው። ለምሳሌ አፕወርክ ላይም እየሞከርኩ ያለው በምኞቴ አንፃር ነው። ለምሳሌ ዳታ ኢንተሪ ፋይናንሻል ዳታዎችን አፕወርክ ላይ እየሰራሁ እገኛለሁ ይሄ ደግሞ ከምኞቴ የተነሳ ነው ስለዚህ። ለወደፊት የምፈልገው የተለያየ ማህበራዊ ሚዲያ ላይ ለምሳሌ እንደ ቲክቶክ አይነቶች እንደ ዩቲዩብ አይነቶች ለመስራት ነው ፍላጎቴም ምኞቴ። ስለዚህ እንዲህ አይነት ስራ በጣም ይመቸኛል

የጠዋት እለታዊ ተግባራት ምንድነው? ይሄ ጥሩ ጥሩ ጥያቄ ነው ምክንያቱም ጠዋት ከምኝታ እንደተነሳው መጀመሪያ ጸሎት አደርሳለሁ። ከዛ የተለያዩ የአካት የአካል ብቃት እንቅስቃሴዎችን አደርጋለሁ። ለምሳሌ ያክል ትንሽ ጠዋት አስራ ሁለት ሰዓት ተነስቼ ጸሎት አደርጋለሁ። ከዛ በኋላ ትንሽ እሮጣለሁ የአካል ብቃት እንቅስቃሴ አደርጋለሁ። እንደ ፑሻፕ እንደ ፑል አፕ እንደ ዲጋፕ አይነቶችን ስራ እሰራለሁ ጠዋት ላይ ከዛ በኋላ ከሰራሁ በኋላ መጥቼ ሻወር እታጠባለሁ። ሻወር ከታጠብኩ በኋላ ቁርሴን እመገባለሁ። ከዛ ልብስ ለብስና ወደ ስራ ቦታ እሄዳለሁ። ስራ ቦታ ደግሞ ጥሩ ስራ ሰርቼ ጓደኞቼ ጋር ምሳ እስከምወጣ ድረስ ያለው ሰዓት በጣም ለኔ አሪፍ ነው። እለት እለት የጠዋት እለት ተለት ስራ። በዚህ መልኩ ልገልጽለት ይችላል

የምትወደው መክሰስ ምንድነው? መክሰስ እኔ የምወደው ያው ትንሽ ነገር ካገኘው አልመርጥም ያለውን ነገር ሁሉ። እመገባለሁ ለምሳሌ ዳቦ በማር ባገኝም ልክ እንደ ቁርሱ መክሰስ ላይም አልጠላም። ግን ከበድ ያለ ምግብ አልበላም መክሰስ ላይ ምክንያቱም እራት ስለምበላ ብዙ ትንሽ ካገኘው እበላለሁ። ካላገኘው ራስ መቅደል መክሰስ የሚባል ምግብ አልመገብም። አብዛኛው ጊዜ እንደውስ ዝም ብዬ እኔ በሶስት ነው እንትን ምለው ቁርስ ምሳ እራት ብቻ ነው እንጂ መክሰስ ብዙም አልወድም። ግን የምትወደው ምግብ ምን የምትወደው መክሰስ ምንድነው? ካልክ የተለያየ በቃ ይሄ ነው ብዬ ልገልጽ አልችልም ምክንያቱም የተገኘውን ሁላ ነው መክሰስ ላይ የምበለው አብዛኛው ግን ማልበላበት አልበላም። መክሰስ

ስትታመም ከስራ ትቆያለህ አዎ አብዛኛው ጊዜ አልታመምም እንጂ ከታመምኩ ከስራ ገበታ ትንሽ ርቄ እኮ እያለሁ ምክንያቱም ራሴን እስኪሻለይ ድረስ። የተለያዩ ሀኪም ቤት በመሄድ ራሴን በመንከባከብ እና የተለያዩ ም ምግቦችን በኣእ የተመጣጠኑ ምግቦችን በልቼ ራሴን እስክጠግን ድረስ ከስራ ገበታ ርቄ እቆያለሁ። ስለዚህ በዚህ ጥያቄ መሰረት ከስራ ስትታመም ከስራ ትቋያለህ አዎን ነው

የደንበኞችን እርካታ ታሳውቃለህ አዎ። የአንዳንዱ በምሰራበት ስራ ደንበኛ እንዲራካ እፈልጋለሁ። በዚህም ምክንያት የአንዳንዱን ስራ የሰራሁትን ይሄ ደንበኛን ያስከፋል ይሄ ደንበኛን ያስደስታል በማለት ነው። የምሰራ ዋናው ስራ ብር ማግኘት ብቻ ሳይሆን ያው የደንበኛና እርካታንም ለማየት እና ለደንበኛ ያለኝን ስሜት ከስራ ይልቅ ለደንበኛ ደስታን አብዛኛውን ጊዜ የምሰራው

ስለ በልጅነቴ መኖሪያ ቤት ንገረኝ ያው ይሄ ጥሩ ጥያቄ ነው። በልጅነት እኔ ስኖርበት የነበረ ቤት እናቴ ቤት ነው። እናቴ ጋር እስከ አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል እስከ አራተኛ ክፍል እስከ ስምንት ድረስ ባለው የነበረው እናቴ ጋር ነው ያውም ተንከባከበኝ በደንብ አሳድገኝ። ዘጠነኛ ክፍል ተምሬበታለሁ የነበረኝ ቤት ሁሉ ትዝታዎቹ በጣም ደስ የሚሉ ናቸው። በተለይ እኛ ትንሿ ማንደር የነበርንበት ሰፈር ሁሉም እኩያዎቹ አንድ ባች ትምህርት ቤት ስለነበርን። ቤታችን በጣም ደስ ይል ነበር ሁሉ ልጆች መጥተው ነበር ልክ እንደ ራሳቸው ቤት ሲኖሩበት የነበረ። ሌላኛው ደግሞ ያለሁበት የራሴ ቤት ነውና ይኸው የልጅነት ትዝታዬ እዛኛው ቤት ነኝ የቀረ።

በቡድን መስራት ትወዳለህ? አሪፍ ጥያቄ ነው በጣም ደስ የሚል በቡድን መስራት በጣም ነው ደስ የሚለኝ። ምክንያቱም እኔ ብቻዬን ስለፋ የምውለውን ስራ በግሩፕ ስንሰራ ግን ጥቂት ጉልበት አውጥተን በጥቂት ሰዓት የመጨረስ እንጨርሰዋለን እና ይሄ ደግሞ በጣም ደስ የሚል በጣም የቡድን ስራ ተመራጭ ከሚያደርገው አንዱ ምክንያት ነው። እና ያው ብቻ የምትሰራበት ያው ቀላልና ያው ሰው የሚያስፈልግ ስራ ከሆነ ብቻዬን እሰራለሁ እንጂ አብዛኛውን ስራ እኔ በቡድን እንድንሰራ ነው ምፈልግ። ምክንያቱም እኔ ተጠቅሜ ሌላ ሰውም እንዲጠቀም ስለምፈልግ ነው። እንጂ ቡድን ስራ ደስ የሚለው ደግሞ ምንድነው? ተጋግዘህ በሀሳብ በጉልበትና በብር ተጋግዘን ስለምንሰራ ቡድን ስራ በጣም ደስ ይላል

የምትመኘው ስራ ምንድነው? የምመኘው ስራ በተለይ እንትን ፋይናንሻል ጋር የተያያዛ ነገር ቢሆን ደስ ይለኛል። ለምሳሌ። የፋይናንሻል ማኔጀር መሆን የባንክ ሰራተኛ መሆን። እና የተለያዩ ስራዎችን ፋይናንስ ነክ የሆኑ ስራዎችን ለማህበረሰብ መስራት መገልገል። ለምሳሌ። ትልቅ ካምፓኒ ላይ ይሄ ባንክ የሂሳብ ባለሙያ መሆን እወዳለሁ። ለምሳሌ አሁን እየሞከርኩ ያለውም። እንትን ላይ የተለያየ ፋይናንሻል ስታትመንቶችን በመስራት ሂሳቦችን በመስራት እያገለገልኩ እገኛለሁ

ቡና መፍጨት ታውቃለህ። ብዙም ዛሬ ዛሬ ትንሽ ትንሽ አውቀዋለሁ በፊት ግን እኛ አካባቢ ቴክኖሎጂም ሳይመጣ በምንድነው የምንፈጪው የነበረው ቡና በመውገድ ምክንያቱም መፍሸት መሽኑ አሁን አሁን የተለመደ መጣ እንጂ። እኔ ሳድግ እኛ ቤት የነበረው በሙገጫ መውገጥ ነው እንጂ መፍጨትት አናውቅም ነበረ። አሁን አሁን ግን ዘመኑ ተለውቶ መጥቶ ቡና በመፍጨት በመሽን እየፈጨን ነው የምንጠቀመው። ስለዚህ አሁን ቡና መፍጨት ታውቃለህ? አዎ አውቀዋለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? አብዛኛው ጊዜ ገበያ እሄዳለሁ ከሳምንት ሶስት ቀን ገበያ እሄዳለሁ። እኛ ሀገር ገበያ ያለው ከሳምንት ሶስት ቀን ነው። ለምሳሌ ቅዳሜ ገበያ አለ ቅዳሜ ትልቁ ገበያ ነው የገጠሩም ምኑም ምኑም ህዝቡም መጥቶ የሚሞላበት ነው ምክንያቱም ሁሉ ጋዥም ሻች የሚገናኙበት በሰፊው ገበያ ቅዳሜ ነው እዛን ላተሄዳለሁ እሄዳለሁ። የሚሄድበት አለማው ደግሞ ያው የተለያዩ የቤት ያስፈለገው የሆኑ ነገሮችን ገዛዝቼን ልመጣ ነው። ለምሳሌ እህል ጤፍ ለመግዛት እሄዳለሁ እሱ ቅዳሜ ቅዳሜ እሄዳለሁ። ሌላኛው ደግሞ እ ሰኞ አለ እ ሰኞ ደግሞ የተለያየው አትክልቶችን ለመግዛት ጎመኖችን ድንች ምናምን ለመግዛት እሄዳለሁ። ሀሙስ ደግሞ የተለያዩ እንደዛ የቀሩትን የእለት እለት የምትጠቀማቸውን ነገሮችን ለመግዛት ወደ ገበያ እሄዳለሁ። ሌላኛው ደግሞ ትልልቅ ሰዎች ጋር ምናምን አብረን እንሄዳለን በበዓል ምድር አሁን ለምሳሌ የተለያዩን የርድም የሆኑ ከብቶችን እና ፍየሎችን ለመግዛት ወደ ገበያ እሄዳለሁ። ምን ያህል ጊዜ በሚለው ግን ሳምንት ሶስት ጊዜ ወይም እንደአስፈላጊነቱ ብል ይሻላል እንደአስፈላጊነቱ እሄዳለሁ

በመንገድ ላይ ምግብ ትገዛለህ አዎን። መንገድ ላይ ምግብ እገዛለሁ ለምሳሌ ፋስት ፉዶችን ወይም ቶሎ የሚደርሱ ምግቦችን በመንገድ ላይ እገዛለሁ። ግን በፍጹም መንገድ ላይ መብላት ደስ አይለኝም ምክንያቱም መንገድ መብላት እኔ አልወድም ሰው እያየኝ ምግብ መብላት ደስ አይለኝም። ብገዛም እንኳን ወደ ቤት ሄጄ ሄጄ ከቤት ነው የምበላ

ዜና በመስመር ላይ ታነባለህ ወይ? እኔ ዜና መጀመሪያ ሲቀጥል መጀመሪያ ዜና አንባቢ አይደለሁም። ግን መስመር ላይ ዜና አዳምጣለሁ ምክንያቱም በማህበራዊ ሚዲያ ተጠቅሜ ስለሆነ ዚያና ማዳመጥ ለምሳሌ ዩቲዩብ ላይ መንገድ ሳልፍ ኤርፎን አድርጌ ዩቲዩብ ላይ የሰአታቱን ዜና አዳምጣለሁ። እንጂ ዜና ከዩቲዩብ ላይ ወይም ዜና በመስመር ላይ አላነብም። ግን አዳምጣለሁ

ስልክህን ምን ያህል ጊዜ ትሞላለህ ስልክ ትሞላለህ ስ ሲባል ይሄ ጥያቄ እንግዲህ ብዙ አይነት ስልክ ባትሪ አለ። ሞ ሞባይል ካርድ አለ። ባትሪ ካልክ ያው የስልክ ባትሪን የምሞላው ያው ሲያልቅ ሲያልቅ ለምሳሌ አሁን ቀን ስሰራበት ስለምውል አብዛኛው ጊዜ ማታ ማታ ላይ አዳር ላይ እየሞላው አድራለሁ ካርድም ካልክ ስልኬን ካርድ የምሟላው ያው ካርዱ ሲያልቅ ነው በሳምንት በወር እና እንደ አስፈላጊነቱ እሞላለሁ ማለት ነው

ወደ ስራ በሰአቱ ትደርሳለህ? አዎ በጣም ስራ ሰዓት አክባሪ ነኝ። አንዱ ከስነ ስራ ስነ ምግባር ውስጥ አንዱ ሰዓትን ማክበር ነው እና ይኸው ሰአቱን በሰአቱ ስራ ላይ እገኛለሁ። እና በሰአቱም ከስራ እወጣለሁ ምክንያቱም በሰአት ገብቼ ከእኔ የሚጠበቀውን እኔ አንዳንዱን ስራ በሰአት ሰርቼ በሰአት መስረከብ ስለምፈልግ በሰአቱ ስራ መስራት በጣም ነው የሚመቸኝ። ከሁሉ ከሁሉ ግን አንዱ የስነ ምግባራችንም አንፃር ብናየው ስራ ማርፈድ የስንፍና ምልክት ስለሆነ አብዛኛው ሰው ስራ ሰዓት ማክበር ግዴታው ነው። ስለዚህ ይሄ ነገር በጣም ምርጥ ጥያቄ ነው ወደ ስራ በሰአቱ እደርሳለሁ።

ሹራ በመስራት ትችላለህ? እኔ አልችልም። ምክንያቱም የራሱ የሆነ ባለሙያ ስላለው የአንዳንዱ ስራ የአንዳንድ የሆነ ባለሙያ አለ ለኔ ደግሞ ይሄ ሙያዬ አይደለም። ስለዚህ መስራት አልችልም። ምክንያቱም ሙያውም አልፈቅድም ዝም ብሎ አንድ ሰው ከመሬት ተነስቶ ሹርባ መስራት አይችልም። እና በዚህ ጥያቄ መሰረት እኔ አልችልም

የስራ ጊዜው እንዴት ነው? የስራ ጊዜ ማለት ጠዋት እንደማንኛውም ሰዓት አክብር እገባለሁ። በስድስት ሰዓት ለምሳወጥ አለው። ደሙ መጨረሻ በሰአቱ አጣለሁ። ምንም ቢሆን ስራ ጊዜየን አልቀርም። ወደኋላ አላጎተተም ምክንያቱም የሆነ ችግር ምክንያት ካልሆነ በቀር ስራ ጊዜዬን ባግባቡ ነው የምጠቀመው። ስለዚህ ይሄ ደግሞ ውጤታማ እንደውሃን አድርጎኛል የአንዳንዱን ስራ ጊዜዬን በአግባቡ ስለምጠቀም ውጤታማ ነኝ ብዬ አስባለሁ። ሁሉም ሰው የሰራ ጊዜውን ልክ መንግስት ስራም ቢሆን ይሄ እንደ ራሱ ስራ አድርጎ በመሰብ የሚሰራው ጊዜን በግባባችን ብንጠቀም በጣም ደስ ይላል በጣም ተጋቢ ነው ብዬ አስባለሁ። የስራ ጊዜውን እንዴት ነው በሚለው ጥያቄ እኔ ስራ ጊዜ በአግባቡ የምጠቀምና በቅድ የምመራ ሰው ነኝ ብዬ አስባለሁ

በመስኮት ጎን መቀመጥ ትወዳለህ? አዎ በመስኮት ጎን ብዙም ጊዜ አልቀመጥም ምክንያቱም አብዛኛው ጊዜ ቤት ከሄድኩኝ ቤተሰቦቼ ጋር መጫወትን ነው የምወደው። ስለዚህ በመስኮት ጎን ተቀምጬ ብዙ ጊዜ አላውቅም ከሄድኩኝ ቤተሰብ ጋር መጫወት ነው። ለመዝናናትም ከፈለኩኝ ወደ ውጪ ወደ መዝናኛዎቹ በመሄድ ነው እንጂ ምዝናና ከመስኮት ጎን መቀመጥ አልወድም

ምን አይነት ዳቦ ትወዳለህ በሚለው ጥያቄ የ ዳቦ መጀመሪያ አልወድም። ምክንያቱም ዳቦ ስበላ የተለያዩ በሽታዎች ስላለብኝ ለምሳሌ ዳቦ በምበላበት ሰዓት የጨጓራ በሽታ አለ እና እሱ ይነሳብኛል ስለዚህ ዳቦ አብዛኛው ጊዜ አልወድም ስለዚህ ዳቦ ምመገብ ሰው አይደለሁም።

የምትወደው መጠጥ ምንድነው?" ብዙ መጠጦችን አውቃለሁ፣ ለምሳሌ አልኮል የሆኑ መጠጦች አሉ። ለስላሳ የሆኑ መጠጦች አሉ ለምሳሌ እኔ የምወደው አይነት ከአልኮልነት ሳይሆን መጠጦችን ነው። ለምሳሌ ለስላሳ ኮካ እና የተለያዩ ለሰውነት ምቹ የሆኑ አልኳል ሆኖ የማይጎዱኝ ነገሮችን እወዳለሁ ስለዚህ የምወደው አልኮል ለስለስ ከመጠጦች አንዱ ለስለስ ያለ የሆነ ምግብ ነው አልኮል ነው የሚመቸው

ኮከቦችን መመልከት ትወዳለህ በጣም ደስ ሚል ምክንያቱም ኮከቦችን በመመልከት አእምሮዬን አድሳለሁ ማለት ነው። ለምሳሌ በሚወጡበት ሰዓት ማታ ነው። አብዛኛው ጊዜ ሰው ሁሉ ይተኛል ጭል ያለ ነው። ስለዚህ ኮከቦችን በማየት እቆጥራለሁ ኮከብ ለምሳሌ ብዙ አይነት ኮከብ አከማመጦች አሉ በሰማይ ላይ። በማየት እዝናናለሁ ደግሞ ወቅትም አሉ ሚታየንም ማይታዩ። አብዛኛው ጊዜ ኮኮቦች የሚታዩት ወቅት አለ እሱን ወቅት እየጠበኩ አያለሁ እመለከታለሁ ማየትም እወዳለሁ።

ስንት ብርድ ልብስ ትጠቀማለህ አብዛኛው ጊዜ እኔ ያለሁበት አካባቢ ሙቀት ስለሆነ አንድ ነው የምጠቀመው አንድም ትንሽ ሳሳ ያለ ቀለል ያለ ብርድ ልብስ ነው የምትጠቀመው ምክንያቱም ሙቀቱ ራሱ እንትን ስለ ስለሚሞቀኝ በጣም ትንሿን ቀለል ያለችዋን ብርድ ልብስም አልፎ አልፎ ያው የምጠቀመው ስለዚህ ስንት ነው የምትጠቀመው? የሚለው አንድ እና አልፎ አልፎ ስስ የሆነችውን ብርድ ልብስ በሚለው ሀሳብ እስማማለሁ

የሙዚቃ መሳሪያ መጫወት ትችላለህ? አዎ የተለያዩ ሙዚቃ ባህላዊ የሆኑ የሙዚቃ መሳሪያዎችን እጫወታለሁ ለምሳሌ መሰንቆ ክራር እና የተለያዩ መሳሪያዎችን እጫወታለሁ በበላ በባህላዊ መልክ ማለት ነው ዘመናዊ ሙዚቃ መስሪያዎችን ግን አልችላቸውም ምክንያቱም አብዛኞቹ ጊዜ የቴክኖሎጂ ስኪል የሚጠይቁ የእውቀት አቅም የሚጠይቁ ስለሆኑ እኔ አብዛኛው ጊዜ የምጫወታቸው እንደ ዋሽንት የሆኑ ባህላዊ የሙዚቃ መሳሪያዎች ናቸው እና እና ደግሞ ደስ ብሎኝ ነው ሙዚቃ መሳሪያ በምጫወትበት ሰዓት በጣም አእምሮዬን አዝናናበታለሁ። ሌሎቹንም አስደስትበታለሁ። ደግሞ ገንዘብ አገኝበታለሁ። የተለያዩ ኤግዚቢሽኖች ላይ የተለያዩ ስብሰባዎች ላይ በመሄድ ሙዚቃ ባህላዊ ሙዚቃ በመጫወቴ ገንዘብ አገኘበት

በባህላችን ሰርግ እንዴት ይከናወናል የሚል ጥያቄ በጣም አሪፍ ነው። ባህላችን ድሮ ድሮ ሰርግ የሚከናወነው። በባህል እጅን ላይ ባህልን አንድን ባህል የሚገልጽ ሰርግ ነበር። አሁን ግን ዘመኑ ተቀይሮ ያው ባህላችን ተረስቶ የተለያዩ ዘመናዊ ተሽከርካሪዎችን በመጠቀም ሁሉም ሳር ሳርግ ያደርጋል። ግን ባህላችን ሳርግ እንዴት ይከናወናል? በተለያዩ የገማ ከብቶችን በመጠቀም ለምሳሌ ባህላችን ሰርግ ላይ በቅሎን በመጠቀም ሙሽራውና ሙሽሪቶ በዛ ይሰረጋሉ ማለት ነው። ደግሞ ትልቅ ድንግስ ተደግሶ ዘመዱን ምኑ ተጠርቶ ባዳው ዘመዱ ተጠርቶ ሞክ ያለ ሁኔታ ይደገሳል። ስለዚህ በዛ በዚህ አይነት ነው እኛ አካባቢ ይላል

ምን አዲስ ነገር መመር ትፈልጋለህ? እኔ አዲስ ነገር መመር የምፈልገው ቴክኖሎጂ ነክ የሆነ ነገሮችን በጣም ደስ ይለኛል። ለምሳሌ እንዴት አድርገን ስልካችንን እንዴት እንጠቀማለን። ኮምፒውተራችንን እነ ዋይፋይ እነ እዚህ እንደዚህ አይነት አዳዲስ ነገሮችን ማለት ለኔ አዲስ የሆኑ ነገሮችን መማር እፈልጋለሁ። በተለይ ቴክኖሎጂ አንፃር ያለው አዲስ ነገር በጣም ደስ ይለኛል። ምክንያቱም አለም ያለንበት የቴክኖሎጂ ዘመን ስለሆነ ሁሉም ሰው ሁሉም አዳዲስ ነገሮች የሚመጡት በቴክኖሎጂ አመካኝነት ስለሆነ አዲስ ነገርን መማር የምፈልገው ይኸው ቴክኖሎጂ ነክ የሆነ ነገር ቢሆን በጣም ያስደስተኛል

ማዕድን ትጠቀማለህ ማዕድን እኔ አልጠቀምም ምክንያቱም ማዕድን በቃል አሉ ሊገኝ ሊገኝ አይችልምና። ማዕድን መጠቀም ትንሽ ውድ ነው። ለምሳሌ ከማዕድን አንዱ ወርቅ ነው። ስለዚህ ማዕድን እኔ አልጠቀምም። ብዙ ጊዜ ማእደን ደሃ ሀገሮች ላይ አብዛኛው ጊዜ ውድም ስለሆነ ብዙ ብዙሃኑ ህዝብ አይጠቀምም። እኔ እንደራሴ አንድ ማዕድን የምጠቀመው ነገር የለም። ሁሉ ነገር ማዕድን አይደለም። ማዕድን መጠቀም አልችልም ምክንያቱም አቅሜም አይፈቅድም።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ ወደ ሱቅ ከመሄዴ በፊት ሱቅ የምሄድበት አላማ አውቃለሁ መጀመሪያ። ከዛ ደግሞ ሱቅ ሄጄ ምን ምን መግዛት እንዳለብኝ። ዝርዝሮችን እጽፋለሁ። ከዛ በኋላ ደግሞ ከዝርዝሮቹ ደግሞ አንዷ ምን ያህል ዋጋ ነች? ለምሳሌ ሳሙና የተለያዩ ነገሮች ምገዛ ከሆነ የአንድ ሳሙና ዋጋ ምን ያህል እንደሆነ? ለይቼ ዝርዝሩን ጽፌ እኔ ነው የምሄደው

ወደ ስራ ምን ልብስ ትለብሳለህ? አብዛኛውን ጊዜ የስራ ልብስ የራሱ የሆነ ስራ ልብስ አለኝ ለምሳሌ እኔ ቢሮ ስለምሰራ አብዛኛው ጊዜ ሱፍ በመልበስ ነው ሚሄደው የስራ ልብሴ ሱፍ ነው። አብዛኛው ጊዜ የምለብሰው ሱፍ በነጭ ጫማ በቲሸርት አድርጌ ነው።

ትንኞች በአካባቢ አሉ። አዎ በጣም ብዙ ከትንኞቹ አንዷ ቢንቢነትኛ እኛ አካባቢ አለች አብዛኛው ጊዜ ቢንቢ ያለው ምክንያቱም ሙቀታማ ስለሆነ አብዛኛው ጊዜ ለቢምቢ እንዲረባ ምክንያት ይሆናል። ስለዚህ ቢምቢ አለ። እኛ አካባቢ

ሌሎችን መበራታት ትችላለህ በጣም ምርት ጥያቄ ነው ለኔ አዎ በጣም አበራታቸዋለው ለምሳሌ በሚሰሩት ስራ ላይ በጣም ጎበዞች ናቸው ከትሉበት ያልኩ በሀሳብና በምክንያታዊ በምክንያት በማስደገፍ ሌሎችን እንዲሰሩ አበራታታለሁ። ለምሳሌ የተለያዩ ስሜት ካስካሽ የሆኑ ቃላትን በመጠቀም እናንተ ትችላላችሁ ምናምን በማለት ለምሳሌ ያሉትን ስራ ላይ ውጤታማ እንዲሆኑ እመክራለሁ። እኔን ራሴን ራሱ ብዙ ሰዎች እንዲበረታታ ያደርጉኛል ስለዚህ ሌሎችን ማበረታታት እችላለሁ። ደግሞ በጣም አሪፍ ቀለል ያለ ስራ ነው። ምክንያቱም ምክር ቀላል ነው ያው የተመከረ ሰው ድርጊቱ ማድረግ ነው እንጂ የሚከብደው መመካከር ማበረታታት በጣም ቀላል ነገር ነው። ስለዚህ እችላለሁ ማለት ነው።

የሞባይል ዳታ ትጠቀማለህ አዎ? አብዛኛው ጊዜ እኔ ካለሁበት ቦታ ሞባይል ዳታ ነው እና ያለው ዋይፋይ ብዙ ጊዜ የለም ዋይፋይ የምናገኘው አንዳንድ መንግስት ተቆማት ላይ ነው እንጂ ዋይፋይ እንደፈለግን አናገኝም። ስለዚህ አብዛኛው ሰው የሚጠቀመው የሞባይል የግሉን የሞባይል ዳታ ነው። እና ይኸው እኔም አሁን ይሄን ሪከርድ ሳደርግ እየተጠቀምኩ ያለውት የግሌን ሞባይል ዳታ ነው

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን አስተካክላለሁ። ምሳሌ ግጭት ማለት ከሁለት እና ከዛ በላይ ሰዎች መካከል ያለው አለመስማማት ነው። እና ስለዚህ እንዲስማሙ ግጭቶችን ግጭት የሚያመጣውን ነገር በመስወገድ ወይም በመምከር በመምከር ግጭቶችን አስተካክላለሁ። ለምሳሌ ከሁለቱ መሃል ያለውን ግጭት የሚያመጣ ነገሮችን እንዲያስወግዱ በመምከር። ግፊት ድጋሚ እንዳይነሳ አድርጌ ግጭቶችን መስተካከል ይችላል

ስነ ጥበብ ትወዳለህ? በጣም ደስ የሚለኝ የትምህርት አይነት ነው ጥበብን መማር ማለት ነው። ስለዚህ የተለያዩ ስሎችን በመሳል የተለያዩ ግጥሞች ለምሳሌ ዜማ የዜማ ደራሲ መሆን የተለያዩ ግጥሞችን በመጻፍ ግጥሞችን ደግሞ በማዜም ደግሞ ስነ ጥበብ ሲባል በግጥም እና በዜማ ብቻ ሊገደብ አይችልም። ሰው የራሱን የሆነ ውስጥ ላይ አፍልቆ ስዕልም ሆነ ጥበብ መግለጽ ማለት አንዱን ውስጥ ያለውን ነገር ውጭ አውጥቶ የሚያሳይበት መንገድ። አንዱን ስነ ጥበብ ነውና። ያው ስነ ጥበብ በጣም ደስ የሚለይ የትምህርት ዘርፍ ምን አሁን ለኔ

በስልክ ገንዘብ ትልካለህ አዎ አብዛኛው ጊዜ አሁን ዘመናዊ አለም ላይ ስለምንኖር ገንዘብ ምንላላክበት በስልክ ነው ማለት በስልክ ነው ስንል። የተለያዩ ፕላ ማህበራዊ ገጾች ወይ ፕላትፎርሞችን በመጠቀም ለምሳሌ ገንዘብ በስልክ እንዴት ይላካል ስንል? ከአንዱ ቴሌግራም ዋሌት ወደ ሌላ ዋሌት ወይም ከባይናንስ ወደ ባንክ ከባንክ ወደ ሌላ ባንክ በሞባይል ባንኪንግ በመጠቀም የተለያዩ አፕሊኬሽኖችን በመጠቀም። ገንዘብ አስተላልፋለሁል።

የምትወደው ከለም ምንድነው? ብዙም ከለም ብዙም ጊዜ ካለም አልወድም። ግን ከጥያቄው አንፃር አንዱን ሰማያዊ ቀለም ደስ ይለኛል። ሰማያዊ አብዛኛው ጊዜ ልብስ ስገዛም ሰማያዊ ነው። ሌላኛው ደግሞ ያው ሰማያዊ ቀለም ለምን ወደድከው ብትለኝ? አብዛኛው ጊዜ ሰማያዊ ነገር ሳይ በአይኔ እይታም ይማርከኛል። ሰው ለብሶት እንኳን ባይ በጣም ነው በዛ ሰማያዊ ቀለም ምቀና ስለዚህ ሰማያዊ ቀለም ለኔ

የማስታውሰው ልዩ በዓል አለኝ። ለምሳሌ የገና በዓል በጣም ደስ የሚለኝ ምክንያቱም ገና በልዩ ሁኔታ ስናከብር በህፃንነታችን ጀምረን እንቆራ በመጫወት የተለያዩ የሰፈር ጓደኞቼ ጋር በመጫወት ሳሳልፈው ስለነበረ። ይሄ ውስጤ በጣም አለ አሁንም እና የማስታውሰው ልዩ በዓል ይኸው ገና ጊዜ የነበረን የልጅነታችን እንትን ነውና። የልጅነታችን አሉ ለምሳሌ በህፃንነት እንቁራ ብለን ተጫውተን ያደግንባቸው ሰፈሮች ላይ ያለው ባህል ዋና ስንዋን ስንዋኝ የነበረው በልዩ ልዩ በዓላትን አብረን ስኖን የነበረው ሰዎችን በጣም አስታውሳችኋለሁ። ስለዚህ የምታስታውሰው ሰው ልዩ ባእል

ስንት? ትራስ ትጠቀማለህ ትራስ መጠቀም አልወድም ምክንያቱም ትራስ ስትጠቀም አንገቴን ያመኛል። አብዛኛው ጊዜ እኔ ትራስ አልጠቀምም ባዶዬን ነው የምተኛው። ምክንያቱም አልጋ ላይ ትራስ ማድረግ አልወድም። አብዛኛው ጊዜ ትራስ የሚያደርጉ ሰዎች የአንገት ችግር ያለባቸው ምናምን ስለሆኑ እኔ ግን ሙሉ ጤነኛ ስለሆንኩ ትራስ አልጠቀምም

ወደ መነፈሻ የሚሄድበት ሰዓት ብዙ ጊዜ ነው። አብዛኛው ጊዜ እረፍት ሰዓት ላይ ወደ መነፈሻዎች በመሄድ ነው ጊዜዬን መሰልፈው። ጓደኞቼ ጋር ወደ መነፈሻ በመሄድ በመዝናናት ቤተሰቦቼ ጋር በመዝናናት። ምን ያህል ጊዜ ትሄዳለህ በሚለው? በሳምንት እሁድ እሁድ ሁሌም ቋሚ ነው። ግን ስራ መልስም ጓደኞቼ ጋር በዛው በስራ ቦታ ባወልኩበት በዛ በመሄድ። ብዙ ጊዜ መነፈሻ የሚሄድ አዘዋትራለሁ ማለት ነው

በምን ትማገባለህ የሚለው ጥያቄ? ምማገበው በተለያየ ነገር ነው። ለምሳሌ ትንሽ ቀላል ባለቃ በሳህን በማንኪያ በሹክ ከማንኪያ የተለያዩ ምግቦችን መገባት ለምሳሌ ፖስታ በምገ በምገበሳት ሹከበንኬ በመጠቀም ነው። ሌላኛው ደግሞ ምግብ ለምሳሌ እንጀራ በወጥ በምትጠቀምበት ሳህኖችን በመጠቀም ነው የምመገበው

ስነ ምግባር ታከብራለህ የዋናው የሰው ልጅ ስነምግባርም ማክበር ነው። መጀመሪያው ግዴታ ስራ ከመሰራታችን በፊት ማንኛውም ሰው የስራ ምግባርን ማክበር አለበት። የስራ ምግባር ስንል ለምሳሌ ለዛ ስራ ፍቅር ኖሮ መስራት። አብሮ የምትሰራቸው ጓደኞችን መግባት ጊዜን በአግባቡ መጠቀም በጊዜ መውጣት በጊዜ መግባት። ነውና ስራዬን በጊዜ አክብሬ ነው የምሰራው።

የሽያጭ ግቦች አሉ። አሁን የለኙም ግን ለወደፊት ብዙ የሽያጭ ነገሮችን ለመስራት አቅጃለሁ። ለምሳሌ ከውጭ ሀገር ጅምላ እቃዎችን አመጣና ከዛ በሀገር ውስጥ እየዞርኩ አያንዳንዱ ሱቆች ለማስረከብ ሽያጭ ለመፈጸም ግቦችን አኖሬያለሁ እና ይሄ እቅድ ላይ ያለው ነው። እና ስለዚህ እንደዚህ መስራት ያዋጣል ብዙ ነገር ጥቅም አለው። ምክንያቱም እዛው ውጪ ላይ በርካሽ ታመጣቸውና ሀገር ውስጥ አትርፈህ ትሸጣቸዋለህ። ስለዚህ ይሄ እቅድ ላይ ያለው ይሄ ሽያጭ ግቦቼ አሉኝ ለኔ

ኢንተርኔት አለ በሚለው ጥያቄ? ኢንተርኔት የግል የሆነ ዋይፋይ የለኝም። ግን በዳታ ስማርትፎን ያለው ዳታ አለ። ዳታ በግሌ ነው ምጠቀመው። ይኸው ኢንተርኔት አለ በሚለው አለ። ግን የግሌ ነው ዳታ ነው። ዋይፋይ የሆነ ኮኔክሽን በጣም ምርጥ የሆነ ስማርት የሆነ ዘመናዊ። ፋይፍ ጂ ኔትወርክ በላይ ያለኝ ኢንተርኔ የለኝም። ምክንያቱም ፎር ጂ ዳታ ኢንተርኔት ነው የምጠቀመው እና ይኸውም በስልኬ ስማርትፎኔ ነው የምጠቀመው። ስለዚህ ኢንተርኔት አለህ አለ።

በምንጣፍ ላይ ትቀመጣለህ? አዎ በጣም ምንጣፍ ላይ መቀመጥ ደስ ይለኛል። ምክንያቱም የተለያዩ ወንበሮች ላይ ስቀመጥ እግሬ ይንጠለጠላል። ምን ይላል ግን ምንጣፍ ላይ ተቀምጦ የተለያዩ ስራዎችን ማድረግ ደስ ይለኛል። ለምሳሌ ቤተሰብ ጋር ተሰብስበን ምንጣፍ ላይ ጠቀምጠን መመገብ የተለያዩ ጨዋታዎችን መጫወት እና ፊልም ስናይ እንኳን ምንጣፋችን ላይ ተኝተን ስናይ በጣም ደስ ይለኛል። ስለዚህ እኔ የምመርጠው እንዴውስ አብዛኛው ጊዜ ቤት መቀመጫነት የምመርጠው ምንጣፌ ላይ ነው። ምንጣፌ ላይ መቀመጥ በጣም ደስ ይለኛል

ስራ ቦታ ጓደኛ ታገኛለህ? አዎ በስራ ቦታ አብዛኛው ጊዜ ጓደኞቼን አገኛለሁ። ያው ስራ ቦታ ጓደኞቼ ጋር ማገናኘት ጥሩ ቦታ ጥሩ ሁኔታ ይፈጥርልኛል። ስለዚህ ስራ ቦታ ማገኛቸው ጓደኞቼ ምርጥ ከምላቸው ጓደኞቼ ናቸው። ስለዚህ በጣም ደስ ይላል ስራ ቦታ ብዙ ጓደኛ እንደፈራ እንዳፈራ አድርጎኛል። ስለዚህ ጥያቄው መሰረት ብዙ ጓደኞቼን አግኝቻለሁ። በጣም ደስ ብሎኝ

ማንደድ ትችላለህ በሚለው ጥያቄ ማንደታ አዎ እችላለሁ። የተለያዩ መስሪያ ቤት መኪኖቹን እናዳለሁ ስለዚህ መንዳት በጣም ነው ደስ የሚለኝ። በምዝናናበት ቤተሰቦቼን ይዤ ወክ እምወታበት በቤት መኪና ነው። ስለዚህ የተለያየ መኪኖችም በህይወቴ ነድቼ አውቃለሁ። ለምሳሌ የቤት መኪና እና ትልልቅ የህዝብ ተሽከርካሪዎችን እና የተለያዩ መኪኖችን ነድቼ አዉቃ

የዝናብ ውሃ ትሰበስባለህ በሚለው ጥያቄ አዎ ነው? መልሴ አብዛኛው ጊዜ በጋ ወቅት ስለሚያስቸግረን። የተለያዩ የዝናብ ውሃዎችን በማገድ ኮሪያዎችን በማገድ የተለያዩ ጥቅማ ጥቅሞችን አገኛለሁ። ለምሳሌ አታክል ላይ በማጣጣት እና የተለያዩ ክረምት ወግ ላይ የተለያዩ ዲሽ ቦዮችን በመሰራት የዝናብ ውሃ እሰበስባለሁ። ስለዚህ ዝናብ ውሃ መሰብሰብ በጣም ደስ ይለኛል። ምክንያቱም የተለያየ ጥቅሞችን ስለማገኝበት ለምሳሌ ውሃ ገቦችን እሰራበታለሁ። በተለይ

ልብሶች በስራአት የተቀመጡ ናቸው። አዎ በስራአት አጥቤ በስራት ነው። የስራ የስራ ልብሴ ብቻውን የመዝናናበት የመዝናኛ ልብሴ ብቻውን። በቤተክርስቲያን ወይም የተለያዩ የሚሄድባቸው እኔ ብቻውን ሰብስቤ የተለያየ ቦታ ነው ማስቀመጣቸው። ለምሳሌ የስራ ልብሴን ቶሎ ለብሶ ለመሄድ የሆነ ቀላሌ የሆነ ቦታ ላይ ነው የማስቀምጠው። ስለዚህ ልብሶቼ በስነ ስርዓት ታጥፎ በስነ ስርዓት ላወንደሪ ተመቶ ንጹህ በሆኑ ቦታዎች ላይ ነው መስቀምጠው። ስለዚህ በጣም ደስ ይለኛል ልብሶቼን ይመስገን።

ሙዚየም መሄድ ትወዳለህ? በጣም ምርጥ ጥያቄ ነው ምክንያቱም አንድም የሄሪቴጅ ማኔጅመንት ተማሪ ስለሆንኩኝ የተለያዩ ሙዚየም ቦታዎች በመሄድ ስራዎችን እሰራለሁ። ለምሳሌ ሙዚየም ካለበት ቦታ እየሄድኩኝ ለተለያዩ ቱሪስቶች ቱር አደርጋለሁ። ማለት እንዲወበኙ የተለያዩ ቦታዎች እወስዳለሁ ለምሳሌ እዚህ ሀገር ያለዎችን ልትከስ ብትል በሙዚየም ትልልቅ ሙዚየሞች አሉ። እነዛ ሙዚየም ውስጥ ያሉትን እቃዎችን ለቱርስቶች በማሳየት የተተረዳርኩ እገኛለሁ። ስለዚህ ሙዚየም መሄድ ለኔ በጣም ጥሩ ነው። ምክንያቱም የስራ ፓርትም ነው። የስራ ክፍሌ አንዴ ሙዚየም አስጎብኝም ስለሆንሁኝ የተለያዩ ሙዚየሞችን እየዞርኩ አያለሁ እሄዳለሁ።

ቀዝቃዛ አየር ሁኔታ ትወዳለህ? አዎ ቀዝቃዛ አየር ሁኔታ ነው የሚመቸኝ። አብዛኛው ጊዜ እኔ ቀዝቃዛ እየር አካባቢ ነው የምኖረው። ስለዚህ በጣም ደስ ይለኛል። ቀዝቀዝ ያሉ አየሮች ምክንያቱም ከሙቃታማ አየር ይልቅ ቀዝቀዝ ያለ አየር ነው የሚመቸኝ። ብትለኝ ያው እሙከት አብዛኛው ጊዜ አላርጂ ስላለብኝ እውቀት የሆነ ቦታ ደስ አይለኝ።

የሻክላ እቃዎችን ትጠቀማለህ? አዎ አብዛኛው ጊዜ እኛ ሀገር ሻክላ እቀዎች አሉ እነዚህ ሻክላ እቀዎች በጣም ውድና ውብ የሆኑ ናቸው። የአንድን ማህበረሰብ ባህልን ልማድን የሚገልጡ ናቸው። ስለዚህ የሻክለ እቃዎች በጣም ደስ የሚሉ ናቸው። ስለ ሻክላ እቃ አጠቃቀም በጣም ያምራል።

ብዙ ሰነዶችን ታዘጋጃለህ? አዎ እኔ ብዙ ሰነዶችን አዘጋጃለሁ። ለምሳሌ ስብሰባ በሚኖርበት ሰዓት። የተለያዩ ሰነዶችን ቀድሜ አዘጋጃለሁ። ሳነዶች ስንል በታሪክ ሊቀመጡ ዝግጅቶች ላይ ምናምን ምናምን የምናከርባቸው ሰነዶች ታዘጋጁት። የተሰነድ ናቸው ስለዚህ ብዙ ሰናዶችን አስቀምጣለሁ

የትኛው ባህላዊ ምግብ ትወዳለህ? ብዙ ባህላዊ ምግቦችን እወዳቸዋለሁ። ለምሳሌ እኔ ግን ምወደው። ባህላዊ ምግብ ላይ ቆጮ ነው ያው ቆጮ ከአዘጋጀቱ ጀምሮ። እስከ ሚበላበት ደረስ ያለው ዝግጅቱ ይመርቅ ሳቢ የሆነ ነው። ስለዚህ አብዛኛው ብዙ ባህላዊ ምግቦች ከእኛ ሀገራችን አለ። ግን ከበኋላዊ ምግቦች አንዱ ምወደው በጣም ደስ ሚለኝ ቆጮ ነው

ፀሀይ ስትልክ መመልከት ደስ ይልሃል አዎ በጣም ደስ ከሚያሰኙት ነገሮች አንዱ። ፀሀይ ታይ በምትልክበት ጊዜ። ቁጭ ብዬ እየተዝናናው ታይ የምትገበበትን ቦታ ያያለው ምክንያቱም የተለያዩ ድምቀቶች ይሰጣል በተለይ በተለይ ክረምት ወቅት ላይ። ፀሀይ ስታልክ ፀሀይ በጣም ደስ ይለኛል የሆነ ማስታወሻ ነው የሚፈጥር ብለህ የሆነ አለ አይደል የሆነ ትሩ ስሜት ይሰማኛል። ነገ አዲስ ተስፋ አዲስ ማንነት እንዳስበው ያደርገኛል። ተፈጥሮውንም በዘው ጊዜ አያለሁ በደንብ ተፈጥሮ ደንቆ የሚጠይበት ነው። ሳይ ስታልክ ሳይ በጣም ደስ ይለኛል በጣም በጣም።

ስለ ቅርብ ጓደኛ ንገሪኝ በጣም የምወዳቸው ብዙ ጓደኞቼ የቅርብ ጓደኞቼ አሉ። በጣም ስማቸውን በመጥቀስ ልዘረዘር እችላለሁ። ናቲ ሸጋው ሙሉቀን ዮናስ ቅድስት ብዙ ጓደኞች አሉኝ። ከጓደኞቹ መሃል ደግሞ ለየት አድርጌ የማየው አንድ ጓደኛ አለኝ። እቺም ሴት ነች። ለኔ ከቤተሰብ በራይ ነች ብዙ ነገር ታግዘኛለች። በብዙ በሀሳብ በጉልበት በገንዘብ በተምኖና የምታግዘኝ። ስለዚህ በጣም የዋህ ናት ጨዋ ናት መልካ መልካም ሴት ናት። ስለዚህ ይቺ ጓደኛዬ በጣም የምወዳት ማከብራት ሁሌም ማረሳት ከጎኔ የምትኖር ናት። ስለዚህ የቅርብ ጓደኛዬ በጣም በጣም ደስ የምትል ናት። ፀባያው ያማረ ታዛዥ ቅን የሆነች ናት። በጣም ደስ የምትል በጣም በጣም ለኔ ልክ ከእሷ በላይ ነው የምታስብልኝ። ስለዚህ በጣም ነው ማክብራት በጣም እንድትኖርልኝ ነው የምፈልጋት። ለኔ ማሰብ ትቷ ትታ ለራሷ እንድታስብ እፈልጋለሁ። በጣም ደስ የምትል በጣም በጣም ለኔ ልክ ከእሷ በላይ ነው የምታስብልኝ። ስለዚህ በጣም ነው ማክብራት በጣም እንድትኖርልኝ ነው የምፈልጋት።

በመስመር ላይ ቪዲዮ ትመለከታለህ? አይ አላደርገውም። ምክንያቱም መስመር ላይ ቪዲዮ ማየት ብዙ አደጋዎችን ስለሚያስከትል። ለምሳሌ በትንሹ ስንነሳ መስመር ላይ ቪዲዮ እያየን ብንሄድ ሰው ጋር ልንጋጭ እንችላለን። የተለያዩ አደጋዎች እንዲደርሱብኝ ይችላሉ። ለምሳሌ የመኪና አደጋ አለ። የመኪና አደጋ። ምክንያቱም እኛ ሙሉ ትኩረታችንን ስልክ ላይ ቪዲዮ እያየን እየተጓዝን ስለሆነ እና ቀኝ በግራ የሚመጣውን መኪና አናይም። ስለዚህ ለአደጋ ተጋላጭ እንሆናለን። ጓደኞቼ ጋር ወይም ሰው የሚያልፈው ሰው ጋር ተጋጭተን ልንወድቅ እንችላለን። ዲሽ ቦሌን ልንገባ እንችላለን። ውሃ የተለያዩ ነገሮች ላይ ልንወድቅ እንችላለን። ስለዚህ ቪዲዮ መስመር ላይ ማላይበት ምክንያት የተለያዩ ጉዳቶችን ስለሚያስከትል። ቪዲዮ ብዙ ጊዜ መስመር ላይ አላይም አልመለከትም።

ዶሮ አለህ ይላል ጥያቄው? ዶሮ እኔ አላረባም ምክንያቱም ተማሪ ነኝ እና አሁን በዚ ሰዓት ዶሮ የለኝም። ዶሮ ለወደፊት እንዲኖረኝ እፈልጋለሁ እንዲኖረኝ ብዬ ቅድመ ዝግጅቶችን እያደረኩ ነው። ምክንያቱም ዶሮዎችን ማስፈልፈል ፈልጋለሁ። እነዚ ዶሮዎች እየሰራሁ በዶሮ ሪሰርች እየሰራሁ እገኛለሁ። ምን አይነት እንዴት ነው ዶሮ ማርባት እንደምችል? ለምሳሌ አዳራቸውን አልጋቸውን ምን መሆን እንዳለበት አመጋገብ ስራታቸው ሲታመሙ ደግሞ ምን አይነት ህክምና እንዳላቸው እያጣራሁ እገኛለሁ። ባሁኑ ሰዓት ግን አሁን በዚ ባለሁበት ደረጃ ዶሮ የለኝም። ምክንያቱም እኔ ተማሪ ነኝ። አሁን ዶሮ የማረባበት ግዜ የለኝም። ለወደፊት ከአመት በኋላ ተመርቄ ከወጣሁ በኋላ ግን ዶሮ እንዲነረኝ ስለምፈልግ ቅድመ ዝግጅቶችን ጨርሼ አሁን ስራ ልገባ የተለያዩ ነገሮችን እያሟላሁ ነው

በአካባቢው ድልድል ያለ አዎ ብዙ አይነት ድልድሎች አሉ። ለምሳሌ እኛ አካባቢ በተለይ ኢንጂነሮች የተሰራ ለምሳሌ የኛ ሀገር ድልድይ ስረን ስራ በሁለት መከም መክፈት እንችላለን። ባህላዊ ድልድይ የተለያዩ ሰዎች መሸጋገሪያ ብሎ ከእንጨት እና ከሆነ ካለ ሊሆነውን ነገር ተጠቅመው የሰሩት። እና። አሁን ደግሞ በዘመናዊ መልክ በተለያየ እቃዎችን በመጠቀም ስምንቱ ብረት ፍረት ብዙ ነገሮችን በመጠቀም። ካውጭም ሰዎች እየመጡ የሚሰሩ ዘመናዊ ድልድዮች አሉ። ለምሳሌ የአባይን ድልድይ አሁን ቅርብ ጊዜ የተሰራውን ብንል። በውጆች ፕሮፌሽናል የሆኑ ሰዎች የተሰራ ድልድይ ነው። ስለዚህ እኛ አካባቢ በጣም የሚያማምሩ ድልድዮች አሉ። ያው ቅድም እንዳልኩኝ በሁለት ከፍለን እናየዋለን። በበላዊ ምክንያት በእንጨት እና በተለያዩ ካለላያውን እቃዎች የተሰራና ዘመናዊ መልኩ አሁን የተሰራ ድልድይ አለ

ሰዎችን እንዴት ትተዋወቃለህ? ሰዎችን በመጀመርያ ግዜ ስተዋወቃቸው የተለያዩ ሰላምታዎችን በማቅረብ ነው። ለምሳሌ አዲስ እንግዳ ሰው ከሆነ በሰላምታ እጀምራለሁ ማለት ነው። ከሰላምታ ልውውጥ በኋላ ደግሞ ወይ ስብሰባ ሊሆን ይችላል ወይ የተለያዩ ዝግጅቶች ሊሆን ይችላል። ሂደን የተገናኘንበት ሰለዛ ጉዳይ ርዕሰ ጉዳይ አወራዋልው። እንዴት እንደመጣና የመጣበትን ሀገር ከዛ የመጣበትን ህብረተሰብ ምናምን በመጠየቅ እጀምራለሁ። ከዛ ላይፋችን ማላት ያሳለፍነውን ህይወት እናወራለን። ለምሳሌ የኔን የጀርባ እና የመጣሁበትን አስተዳደጌን አጫውተዋለሁ። ለኔ የተሻለ ነገር እንዳለው አስረዳዋለሁ ማለት ነው። ለምሳሌ አንድን ሰው ስተዋወቀው አዲስ ከሆነ ቀስ አድርጌ የተከበረ ሰላምታ በማቅረብ ዝቅ ብዬ በአንቱታ እያወራሁት ማለት ነው። እንትን የማደረገው ስለዚህ ይሄ ነው መጀመርያ

የቅጥር ሄዳቷ እንዴት ነው የሚለው ጥያቄ በጣም አሳሳቢና አንገብጋቢ ነው አሁን ባለንበት ደረጃ። የቅጥር ማስታወቂያ ይወጣል እንጂ ማንኛውም ሰው በፍትሃዊ በሆነ ቅጥር አይቀጠርም ማለት ነው። የኔ የቅጥር ሂደቴን በይ አሁን ለምሳሌ በተለያየ ችግር በተሞላበት ነገር ነበረ የነበረው። ለምሳሌ የቅጥር መስታወቂያ ወጣ። ተመዘገብነ ከተመዘገብነ አንድ ሃምሳ ሰው ነበረ ከሃምሳ ሰው ደግሞ አስር ነበር የሚፈለገው። ስለዚህ ፈተና ገባን። ግማሹ ከሃምሳ ሰው ሃያው መልስ ይዞ ነው የሚገባው ማለት በዘመድ በምናምን የመጣ ስለነበር። ሌላኛው ደግሞ። በደንብ ጎበዝ ተማሪ ስለነበረ። ከነዛ መልስ ይዞ ከመጡት ሰዎች በላይ ሰራ ማለት ነው። ውጤት ቢሆንም ቢሆንም እነዚህ ቀጣሪ ሰዎች ቀድሞ ብር ስለተከፈላቸው። የቅጥር ሂደቱን አበላሹት ማለት ነው። ያልሆነው ውጤት በመጨመር እና የሰሩትን የሰዎችን ውጤት ደግሞ በመቀነስ። ስለዚህ የቅጥር ሄደቴ በጣም ውስብስብና በጣም አስቸጋሪ ነበረ። እና በጣም በጣም አሳሳቢ ነው አሁን ባለንበት ደረጃ። የቅጥር ሂደት በጣም ችግር ውስጥ ወድቋልና ስለዚህ አንገብጋቢ ጉዳይ ነው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ያው የቴክኖሎጂ ችግር ስንል ለምሳሌ የያዝነው ስልክ ወይም ስማርትፎን ሲቲንጉ ሊበላሽ ይችላል ኮኔክሽኑን ሊያስቸግር ይችላል። በኔ አቅም እሚፈታ ከሆነ ችግሩን ለመፍታት እሞክራለሁ። ከኔ አቅም በላይ ከሆነ የተለያዩ ይሄ ቴክኖሎጂ ልሂቃን ወይም እዉቀት ያላቸውን ሰዎችን በመጠየቅ የችግሩን መንስኤዉና መፍትሄውን በመፈላለግ ከችግር ልላቀቅ እችላለሁ። ደግሞ ካልሆነ ደግሞ አሁን የዘመኑ የቴክኖሎጂ ዘመን ስለሆነ። ይሄ ችግሩን ሁኔታውን ወይም ይሄ ችግር ለምሳሌ ስልክ ከሆነ ምን እንደሚል ወይም ስሜቱን የብልሽቱን ስሜት በማየት ቻት ጂፒቲ ላይ ሰርች በማድረግ። ያለበትን የሲቲንግ ከሆነ የሲቲንግ ችግር ከሆነ። ሲቲንግ ቦታውን እንዲያሳይ በማድረግ ብዙ ጊዜ የዚህ አይነት ችግሮችን እየፈታሁ እገኛለሁ። ለወደፊትም ቴክኖሎጂ ሰፋ እያለ ስለሚሄድ የቴክኖሎጂ ችግሮች ጎን ለጎን ስለሚያጋጥሙን። መጀመሪያ የቴክኖሎጂው እዉቀት ሊኖረን ይገባል። ካልኖረ ደግሞ አጠገብ ካለው ወይም ጓደኛ ወይም ከዘመድ የቴክኖሎጂ እውቀት ካለው መማር። ካልሆነ ደግሞ የቴክኖሎጂ ችግር እሚፈቱ ወይም ቴክኖሎጂስት የሆኑ ሰዎች አሉ ለምሳሌ ስልክ ሲባለሽ ሲበላሽ ስልክ ጥገና እሚሰሩ ሰዎች ጋ ወስዶ ማሰራት። እና የተለያዩ ችግር ፈቺ አካላት ጋ ሄዶ ችግራችንን በመናገር ወይም በማሳየት የችግር ምላሽ ወይም መፍትሄ እናገኛለን ማለት ነው

ገበያ ትሄዳለህ የሚለው ጥያቄ እኛ ሀገር ገበያ አንፃር እናየዋለን። እኛ ሀገር ገበያ አንፃር ስንል ሰው ሁሉ ተስማምተውባቸው ገበያ ቀናት ያደረጉት ሶስት ቀኖች አሉ። ለምሳሌ በሰኞ ብንጀምር ሰኞ ሀሙስና ቅዳሜ የገበያ ቀኖች ናቸው። ስለዚህ በየትኛው ገበያ ቀን ወደ ገበያ ትሄዳለህ የሚለውን ጥያቄ በእኔ ሳመጣው። እኔ አብዛኛው ጊዜ የምሄድበት ቀን ቅዳሜ ነው። ቅዳሜ የምሄድበት ምክንያቱም ሙሉን የምፈልገውን ነገሮችን አገኛለሁ። ማለት ሁሉ ሰውም ሁለቱ ቀናት ሁለቱ የገበያ ቀኖች የስራ ቀናት ስራ ነው። እኔ የምፈልገውን ነገር ይዞ እንዲመጡ የምፈልገው ቅዳሜ ሁሉም ሰው ስለሚገኝ ቅዳሜ ቀን እመርጣለሁ። ከሶስቱ ገበያ ቀን ማለት ነው።

በእግር ምን ያህል እርቃት መሄድ ትችላለህ? ያው በእግር ብዙ ጊዜ ብዙ ርቀት ያለውን መንገድ አልሄድም። ምክንያቱም አሁን ብዙ ርቃት ያለውን መንገድ የሚሄድ ሰውም የለም ምክንያቱም የተለያየ የትራንስፖርት አማራጮችን በመጠቀም አብዛኛው ሰው በእግር መሄድ አቁሟል ማለት ነው። ስለዚህ እኔ በእግር ምሄድባቸው ቅርቤ የሆኑት ለምሳሌ ወክ ምናረግ ከሆነ በጓደኞቻችን ጋር ቅርብ የሆነ መንገድ ወክ እናደርጋለን። ያውም ሰዓት እየመረትን ማለት ነው ለምሳሌ ጠዋት እና መታ ወቅ እናደርጋለን። ለምሳሌ ከክላስ ወደ ቤት እና የተለያዩ ቦታዎችን ለምሳሌ ወደ እምነት ቦታዎች ስንሄድ እና የተለያዩ መዝናኛ ቦታዎች ስንሄድ ወክ እያደረግን በእግራችን እንሄዳለን ማለት ነው። ረጅም ጉዞ በእግር አልሄድምም መሄድም አልወድም ምክንያቱም አብዛኛው ጊዜ ፀሀያማ ቀናት አሁን በወጋ ቀን ብንሄድ በጣሚ ይደክመናል።

የስልክ ባትሪዎ ምን ያክል ይቆያል? ያው ይህ የሚወሰነው እንደ እኔ አጠቃቀም ነው ለምሳሌ በየቀኑ የምጠቀም ከሆነ በቀን አንድ ጊዜ አደርጋለሁ ማለት ነው። ምክንያቱም ሃያ አራት ሰዓት ይቆያል ማለቴ ነው በቃ አንድ ጊዜ አደርጋለሁ ስል ስለዚህ የእኔ ባትሪ ስልክ ያው እንደ ሞደሉ በነገራችን ላይ እንደ ሞደሉ እንደ ሰው የስልክ አይነት ይለያያል አብዛኛው ሰው የሚያደርገው ሃያ አራት ሰዓት ውስጥ ወይም በአንድ ቀን ውስጥ ነው ስለዚህ የእኔ ስልክ የሚቆይበት እንደ አጠቃቀሜ ነው በሁልት ሰዓት ውስጥ ሊያልቅ ይችላል ግን በቀን አንድ ጊዜ ነው የማደርገው

የድርጅቱን ባህል ትወደዋለህ በሚለው ጥያቄ እንደ የትኛው ድርጅት የሚለው ባይገለጽም እንደ እኔ አንድ ድርጅት ስሙን በመጥቀስ እዛ ያለውን ሙሉ ሲስተሙን ወይም የድርጅቱን ባህል እናገራለሁ። ለምሳሌ ይሄ ባንክ ቤት። ባህል ሳወራ አንደኛ አንድ ድርጅት የራሱ የሆነ ህግናመመሪያ አለው። በዛ መመሪያ መሰረት ሁሉ ሰው ሰረተኛው ደንበኛውም በአግባቡ ይሄን። በዋሉን ወይም ህግጋቱን በመተግበር ይሰራል። ለምሳሌ የባንኩ ህግጋት ላይ ብንል ሰራተኛው ላይ ብንጀምር በአግባቡ ስራ ላይ መስራት ስንል ሰዓትን ማክበር ሊሆን ይችላል። ደንበኞችን በጥሩ ሁኔታ በስነ ምግባር በማናገር የሚፈልጉትን በማድረግ ሊያስተናግዱ ይችላሉ። ለምሳሌ ብድር ማስመለስ ሊሆን ይችላል። ብድር በጊዜ መስጠት ሊሆን ይችላል። እና የደንበኞችን ወጪ ገቢውን በአግባቡ በመቆጣጠር ልክ እንደረሳችው እንደራሳቸው በማየት በአግባቡ ስራቸውን እንዲከውኑ ያደርጋል። የየትኛውን ድርጅት ባህል ትወደዋለህ? የሚለውን ያው እንደ አንድ ድርጅት እኔ እንዳለሁ አድርጌ የባንክ ቤቱን ህግጋቱን እንደተናገርኩ ይሆናል እወደዋለሁ ማለት ነው

አይስክሬም ትወዳለህ የሚለው ጥያቄ ለኔ አልወድም ነው መልስ። ምክንያቱም ጣፋጭ የሆኑ ነገሮቹ አይመችኝም ለሰውነቴም ጥሩ አይሆንም። አይስክሬም ነገር አልጠቀምም ምክንያቱም ሰውነቴ አይመቸውም የተለያዩ ጣፋጭሆችን በምበላበት ሰዓት። ሌላ የምመገበውን ምግብ በስነ ስርዓት እንድመገብ አያደርግም። ምክንያቱም ያቅለሽልሽኛል የተለያዩ ስሜት እንዲሰማ ያደርጋል። ስለዚህ አይስክሬም አልወድም ማለት

ምን ያህል ጊዜ ስብሰባ ታደርጋለህ? ያው በሚያስፈልግበት ጊዜ። ለምሳሌ ስብሰባው አላማ ካለው የሚያስፈልግ ከሆነ። ለዛም ስራ አስፈላጊ ሆኖ ከተገኘ በቀን ሁለቴም ልናደርግ እንችላለን። ካልሆነ ደግሞ ሳምንትን ሳምንትና ወራዊ አድርገን የሰራነውን መገምገም አዲስ እቅድም ካለ ይሄን እቅድ ስራ ባለደረቦች ጋር ተሰብስበን ለወደፊት ያለንን ታንካራ ጎንን ለመስከረት ደካማ ጎናችንን ደግሞ ወደኋላ ለመስቀረት ወይም በመተው አዲስ ፕላን ለመዘጋጀት። በየሳምንቱና በየወሩ በወሩ መጨረሻ ስብሰባ እናደርጋለን። ስለዚህ

ስልጠና ትወስዳለህ? አወ ስልጠና በየጊዜው እንደ አስፈላጊነቱ እወስዳለሁ። ለምሳሌ አዳዲስ ነገሮች በህይወታችን ወይም በስራችን ላይ ሲመጡ ቀጥታ ይሄን ለመተግበር አስቸጋረ ስለሆነ እውቀቱን እውቀቱም ስለማይኖረን ስለዛ ስልጠና ያስፈልገናል ማለት ነው። አብዛኛው ጊዜ አዳዲስ ነገሮች ሲመጡ ለብዙሃኑ ስልጠና ይሰጣል እዛም እኔም እዛው ስልጠና ተካፋይ እሆናለሁ ማለት ነው። ስለዚህ ስልጠና መውሰድ ለሁሉም ሰው ጠቃሚ ነው ምክንያቱም አለም ሳናውቀው አንድን ነገር ልናደርግ አንችልም። እና ስለዚህ ስልጠና መውሰድ የሁላችን ሀላፊነት እና ግዴታ ሊሆን ይገባል

ደብዳቤ መጽሐፍ ትወዳለህ? ደብዳቤ አሁን መጽሐፍ አልወድም። ድሮ ድሮ ግን ስንጸጻፍ ነበረ አሁን የቴክኖሎጂ ዘመን ስለሆነ። ደብዳቤ መጻፍ ቀርቷል አሁን የምንገናኘው የተለያዩ ማህበራዊ ሚዲያዎችን በመጠቀም። ለምሳሌ ዘመድ እና ጓደኛ ጋር የምንገናኝበት አሁን እንደኛ ሀገር አንፃር። ስናየው በማህበራዊ ሚዲያ ወይም ቴሌግራም ዋትሳፕ እና የተለያዩ ኢንስታግራሞችን በመጠቀም እዛው ላይ ብንጽፍ እንኳን እዛው ላይ በደብዳቤው መልክ በኦንላይን በሚሴጅ እንጻጸፋለን ማለት ነው። ስለዚህ እንደ ድሮ በወረቀት ታጽፎ በፖስታ ቤት መለላክ የቀር ይመስለኛል። በእኔ በኩል እንግዲህ የሚያደርግ ካለም እንግዲህ

ዝናብ ሲዘነብ ምን ታደርጋለህ? ዝናብ ሲዘነብ እንግዲህ የማደርገው ነገር አንድ ቤተሰብ ጋር እየኖርኩ ስለሆነ። ዝናብ የሚያበሳብሳቸውን ነገሮችን ዝናብ እንደመጣ ድምጽ እንዳሰማ ጀምሬ ወደ ቤታችን አስገባዋለሁ። ለምሳሌ ልብስ ካለ የተለያዩ የሚበሰብሱ ነገሮች የተሰጡ ነገሮች ካሉ ወደ ቤት አገባዋለሁ ማለት ነው። ለምሳሌ ቤት ደግሞ መስኮቶቹ ምኖቹ ምኖቹ ክፍት ከሆነ እነሱን እዘጋጋለሁ። ከዛ ያለውን ማለት እኔ ራሴ እገባለሁ የተለያዩ ትንንሽ ህፃናትም ስላሉን እነሱን ህፃናት ቤት እንዲገቡ ዝናብ ላይ እንዳይወጡና አድርጋችኋለሁ ማለት ነው። ሌላኛው ደግሞ ዝናብ ሲዘንብ ሌላኛው ለምሳሌ ጎርፍ ነገሮች ስለሚነሱ ጎርፍ የሚዘጉ ነገሮች ካሉ ዝናብ ከመጣሉ በፊት እነሱን እነሱን አስተካክላለሁ ማለት ነው። ሌላኛው ደግሞ ዋናው ዝናብ ሲዘንፍ የማደርገው ነገር ውሃ እቀበላለሁ የዝናብ ውሃ እሰበስባለሁ። ምክንያቱም ይሄን የሰበሰብኩትን ዝናብ ውሃ ለረጅም ጊዜ በማቆር ወይም ጉድጓድ ላይ በመከማቸት ዝናብ በሌለበት ሰዓት አትክልቶች ላይ እና የተለያዩ የቤት ቁሳቁሶችን አጥብበታለው አጥበዋለሁ ማለት ነው። ስለዚህ የዝናብ ጊዜ ድርጊቴ ይሄን ይመስላል።

በጀት ታስተዳድራለህ በጀት አዎ አስተዳድራለሁ። የተለያዩ በጀቶችን አስተዳድራለሁ ማለት ለምሳሌ መጀመሪያ አመት ስጀምር የተለያዩ በጀቶች ይበጀቱልናል ማለት ነው። ይሄን ደግሞ በሚያስፈልገው ቦታ በማድረግ ለምሳሌ የግዥ ክፍል ከሆነ ለግዥ ክፍል የሚሆኑትን በጀቶችን ብቻ በጀቶችን በመከፋፈል አስተዳድራለሁ ማለት ነው። ለምሳሌ ሰራተኛ የሚከፈለውን ለሰራተኛ እንዲከፈል ወደ ሰራተኞች ክፍል የሚያስተዳድር ሰራተኞች አስተዳዳሪዎች ጋር እንዲመደብ አደርጋለሁ። እና የተለያዩ ጊዜያዊዎቹ ወጪዎች አሉ ለምሳሌ የትራንስፖርቶች ሊሆን ይችላል የሰራተኞች የቤት ኬራይ ሽፋን ሊሆን ይችላል። እነሱ እነሱ ትንንሽ ወጭዎችን ደግሞ በትንንሽ ወጭ በማድረግ ወደ ወጪ ክፍል በመስደድ በጀቶችን አስተዳድራለሁ ማለት ነው።

በገበያ ላይ ወገን መደራደር ትችላለህ አዎ ማንኛውም ሰው የሚያደርገው ነው እና ገበያ ላይ አሁን እኛ ሀገር የተለመደው ስለሆነ ምክንያቱም ፍሪ ማርኬት ስለሆነ ማንኛውም ሰው ዋጋ ሊከራከርና ሊደራደር ግድ ይለዋል ማለት ነው ለምሳሌ አንዱን ልብስ ሆነ ጫማ ስንገዛ ወይም ገበያ ላይ ያለውን ዋጋ ሻጩ ሲጠራ ቀጥታ መግዛት ሳይሆን እኛም የራሳችን የዋጋ በማውጣት ለምሳሌ ሁለት ሺህ የሚገዛ ከሆነ ዋጋው እሱ ሰው ባለ ሻጩ ሁለት ሺህ ብር ቢል ለምሳሌ እኔ ቀጥታ ሁለት ሺህ ብር በመስጠት ይልቅ ቀንስልኝ በማለት በመደራደር እኔ ራሴ ዋጋ ቆርጬ በመናገር ለምሳሌ የሁለት ሺህ ብር ጫማ እሺ አምስት መቶ በማለት በመከራከር እንግዲህ መግዛት ይቻላል እንደዛው ነው የማደርገው።

ቪዲዮ ጥሪ ታደርጋለህ አዎ አሁን አብዛኛው ጊዜ የምትጠቀመው የቪዲዮ ጥሪ ነው። ለምሳሌ ጓደኞቼ ጋር እና ቤተሰቦቼ ጋር ሩቅ ስለምኖር አብዛኛው ጊዜ። በድምጽ ከማውራት ይልቅ በቪዲዮ ምክንያቱም በቪዲዮ በጥሪ በማደርግበት ሰዓት ፊታቸውንና አካላቸውን ስለማያይ ልክ አብሬ እንዳላቸው ሆኖ ይሰማል። ስለዚህ ቪዲዮ ጥሪ በጣም እወዳለሁ። ከድምጽ ጥሪ ይልቅ ማለት ነው

በስራ ላይ ችግሮችን ትፈታለህ? አዎ ስራ ላይ አብዛኞቹ ጊዜ ችግር ፋቺ እንሆናለን ማለት ለምሳሌ ስራ በምሰራበት ሰዓት የሰራተኞች ግጭት ሊሆን ይችላል እሱን ይሄ ግጭቱን መንሴ በመጠየቅ ለዛ ግጭቱ መፍትሄ ማፈላለግ ላይ እንሰራለን አብዛኛው ጊዜ ስለዚህ ችግር ፈቺ እሆናለሁ ማለትም በምሰራበት መስሪያ ቤት እና ሌላኛው ደግሞ በስራ ላይ ችግር የምፈታበት ህግን በማዘጋጀት ለምሳሌ አንድ ካምፓኒ ላይ ስንሰራ ይህ ካምፓኒን ህግ በማዘጋጀት ከዛ በህጌታ ሰውን በህግ በመጠየቅ እና በህግ ሁሉን ስራ በመከወን የዛ የስራው ችግር ፈቺ እንሆናለን ማለት ነው

ትወዳለህ አብዛኛው ጊዜ ምለብሳቸው ልብስ በሁለት መክፈል እችላለሁ ያው ማዎደውን በኋላ እናገራለሁ። ልብስ አብዛኛው ጊዜ የምንለብስ እኛ አካባቢ ባህላዊ ልብስ አለ አሁን ዘመን የመጣሽ ልብሶች አሉ። አብዛኛው እኛ አካባቢ ያለው ማህበረሰብ የሚወደው ባህላዊ ልብስ ነው። ለምሳሌ ባህላዊ ልብስ ስንል በ የተለያዩ ክብረ በዓላት ላይ የሚለበስ። ለምሳሌ የተለያዩ በዓላት አሉ ለምሳሌ ገናን የሚመስል ገና እለት የሚለበሰው። ገናን የሚያስታውስ ሊሆን ይችላል። ሌላኛው ደግሞ አሁን የመጣ ያለው በሀል አለ ይሄ ጥምቀት በዓል ጥምቀት ላይ አብዛኛው ጊዜ። ሴቱ ቀሚስ በመልበስ ወንዱ ነጭ በነጭ በመልበስ። ይሄን ባህል በማሰብ ባህል ባህል መስሎ ይውላል ማለት ነው። ሌላኛው ደግሞ ዘመናዊ ልብስ ስንል ከተለያዩ ሀገራት ላይ ተመርቶ ወደ እኛ ሀገር በመግባት ላይ ወጣቱ አሁን በተለይ እየለበሰ ያለው። ከውጭ የመጣለትን ልብስ ስለሆነ ይሄ ደግሞ የተለያየ እንትን አለው ለምሳሌ ጉዳትም ጥቅምም አለው። ጉዳቱ ጎኑን ብናይ አሁን የራሱን በሃልና ወግ ትቶ የውጮችን ወይም የሌላ ሰውን ባህልና ልመድ ያመጣል ማለት ነው። ጥቅሙን ስናይ ደግሞ ያው ዘመናዊነትን በትንሽም ቢሆን ያመጣል ብሎ ይታሰባል። ስለዚህ ምን አይነት ልብስ ትወዳለህ? በሚለው በእኔ በኩል የሀገር ሀገራዊ ወይም የአንድን ባህልና ወግ የሚገልጸውን ባህላዊ ልብስ መልበስ እወዳለሁ።

ሰዎችን በአይን ትመለከታለህ? አዎ። ሰዎችን በአይን በአይን በማየት። ለምሳሌ ንግግር ስታደርግ አንዳንዴ ጊዜ በአይን መገኘት በግድ ግዴታ ነውና። ስለዚህ ሰዎችን በአይን በማየት የተለያዩ ሀሳብን ያንተን የምታወራውን ወይም ንግግር እያረክ ከሆነ ይሄ ንግግር እየሰሙ ነው ወይስ አይደለም የሚለውን። ለመለየት የአይን ግኝት ማድረግ ግዴታ ስለሆነ የአንዳንዱ ሰው። ሲናገርም ሆነ ትምህርት ሲሰጥ ወይም ራሱ ትምህርት የተማረ ከሆነ አይን ለአይን መተያየት መመልከት ግዴታ ስለሆነ። እኔም አሁን አንዳንዴ ሰዎች ጋር ንግግር ሳደርግ ህዝብ የተሰበሰበበት ቦታ ላይ ትምህርት ስማር። የተለያዩ ሀሳብን ያንተን የምታወራውን ወይም ንግግር እያረክ ከሆነ ይሄ ንግግር እየሰሙ ነው ወይስ አይደለም የሚለውን ለመለየት የአይን ግኝት ማድረግ ግዴታ ስለሆነ የአንዳንዱ ሰው

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ብዙ ጊዜ ስልክ እጠቀማለሁ። ለምሳሌ ቀን ለቀን ስልክ እጠቀማለሁ ምክንያቱም አሁን ሁሉም ስራ ስልክ በመጠቀም ስለሆነ የምንሰራው ለምሳሌ ትምህርት ቤት ስንማር የተለያዩ መጽሐፍቶችን በሶፍት ኮፒ እየወጣን መምህር ሲያስተምር በጎን በጎን መከታተል። ሌላኛው ደግሞ ማህበራዊ ሚዲያ በምንጠቀምበት ሰዓት የተለያዩ ማህበራዊ ሚዲያዎችን የተለያዩ ፕላትፎርሞችን በመጠቀም ለምሳሌ ዩቲዩብ ሊሆን ይችላል። ዋትሳፕ የተለያዩ መረጃዎችን ስልኩን ወይም ስማርትፎኑን በመጠቀም እናገኛለን። ሌላኛው ደግሞ ስልክን ከእለት ከእለት የምጠቀምበት አንዱ ማህበራዊ ግንኙነቴን ለማስፋት ስል ቤተሰቦች ጋር ጓደኞች ጋር ለመገኘት ለመገናኘት ስልክ ጥሪ አደርጋለሁ። ስልክ እጠቀማለሁ

ትበላለህ የሚለው ጥያቄ? ገንፎ አልበላም ምክንያቱም እኛ አካባቢ ገንፎ መብላት ያልተለመደ ነገር ነው። እና አብዛኛው ጊዜ እኛ ምንመገበው ቀለል ያሉ ምግቦችን ሲሆን ለምሳሌ የኔ አመጋገብ ስነ ስርዓት በትንሹ እገልጻለሁ ማለት ነው። ምሳሌ ቁርስ ላይ እኔ ቀለል ያሉ ምግቦችን ነው የምበላው ፍርፍር ሻይ በዳቦ ሻይ በማር ሻይ በለውዝ እና ቀለል ያለውን አታክልት ነገሮችን በጠዋት ላይ ቁርስ ሰዓት ላይ እመገባለሁ። ምሳ ሰዓት ላይ ደግሞ እንጀራ በሽሮ ሊሆን ይችላል። እና እንጀራና ወጥ ነክ የሆኑ ነገሮችን ወይም ሆድ ያዝ ወይም ሞላ የሚያረገውን ነገር ምሳ ሰዓት ላይ እጠቀማለው። እራት ላይ ደግሞ ቀለል አድርጌ ትንሽ ነገር እበላለሁ። ምክንያቱም እራት ላይ እንዲከብድ ስለማልፈልግ። ምክንያቱም ጠዋት ለመነሳት ብዙ ጠግቤ ባድር። ጠዋት ተነሽቼ የተለያዩ ስራዎችን ለመከወን ስለሚያስቸግረኝ። እራት ላይ ትንሽ ቀለል አድርጌ ነው የምበላው። ስለዚህ ከጥያቄው አንፃር ያው የለመድነው እኛ አካባቢ እንደ አካባቢያችን ስለሆነ ምግብ እንጀራ በወጥ ነው። እና ስፔሻል የሆነ ደግሞ በበዓል ትልልቅ ክብረ በዓል ላይ የተለመደው እኛ አካባቢ ዶሮ ወት በምግብ ወይም በእንጀራ ነው። እና ስለዚህ ገንፎ አልበላም

ከልጅነትህ የምትዘክረው ነገር አለ የሚለው ጥያቄ አዎ። ዝክር ብዙ ጊዜ እኛ አካባቢ የተለመደ ነገር ነው። እና ከልጅነቴ ወይም ከቤተሰብ የወረስኩት የዝክር አይነቶች አሉ። ለምሳሌ ታላላቅ ባህላት አሉ። ከእነሱ አንዱን መርጬ የምዘክረው ዝክር አለ። ከልጅነቴ ጀምሬ የምዘክረው አሁን በሃያ አንድ በሃያ አንድ። እኔ እዘከራለሁ ምክንያቱም ሃያ አንድ ለኔ ትልቅ ነገር ነው። ወይ 21 ቁጥር በጣም ትልቅ ክብረ በዓል ነው። ለኔ ብዙ ነገር የተደረገልኝ ነው ከልጅነቴ ጀምሮ። ተውስታ ያለብኝ ብዙ ነገር የሆነልኝ ነው። ለምሳሌ ስነሳ የተወለድኩበት ቀንም ጥር 21 ሲሆን። እንደዚህ እንደዚህ ትልልቅ ግኝቶችን ያገኘሁበት ብዙ ከበሽታ ከበሽታ ከደው ከደውይ የዳንኩበት ቀን ናትና። እቺን በልጅነቴ ጀምሬ እዘክራለሁ። ጥሩን ነገር በማድረግ አሳልፋለሁ። ለምሳሌ ቤተሰብ እጠይቅበታለሁ ጓደኞቼን እጠይቃለሁ። የታማመውን የምጠይቅበት ቀን ነች። ስለዚህ ከልጅነቴ የዚህ አምሬ ምዛክራት ቀና

መብረቅ ፈሪ ነው አዎ መብረቅ እፈራለሁ። ምክንያቱም መብረቅ ድምፁ ጀምሮ ስናየው በጣም የሚያስፈራና ደሞ ጉዳትም የሚያደርስ ተፈጥራዊ ነገር አለውና መብረቅ እፈራለሁ። መብረቅ መቼ መቼ? ይመጣል ወይም ይፈጠራል የሚለውን ስናይ። መብረቅ አብዛኛው ጊዜ ክረምት ላይ ዝናብ እየዘነበ ሳለ ሚወርድ ወይ በንፋስና በከዝከዜ ሙቀት የሚፈጠር ተፈጥሮዊ ነገር ሲሆን። አንድ የምፈራበት ምክንያት ዝናብ ሲዘንብ የተለያዩ ነገሮችን ምትጠቀምኩ ከሆነ ለምሳሌ ስልክ አይነት። ዝናብ ሲዘንብ ሚይዝ ከሆነ ስልክ የኤሌክትሮኒክስ ነገሮች አብዛኛው ጊዜ ለዚህ ታጋላጭ ናቸው የሆነ ሚስበው ነገር አለና። ለዚህ መብራት እፈራለሁ። ዝናብ ጊዜ በተለይ ስልኮችን እና የተለያዩ ኤሌክትሪክ ኤሌክትሮኒክስ ነገሮችን አልጠቀምም ምክንያቱም መብረቅ ስለምፈራ።

ቅርጫት አለ የለኝም። ቅርጫት ማለት ምንድነው? የሚለውን ስናይ መጀመሪያ ቅርጫት በእንጨት ወይም የተለያዩ እንጨቶችን በመጠቀም የሚሰራ ነው። ጠቀሜታውን አንፃር ስናይ። የሆነ ለምሳሌ ገጠር አካባቢ የሚጠቀሙት ቅርጫት ለምሳሌ ዶሮዎችን በመዝጋት እና የተለያዩ እህል ነክ ነገሮችን። ከቦታ ቦታ ለማንቀሳቀስ ለምሳሌ ገጠር ላይ ሙዝ ካለ ሙዝን በቅርጫት አድርጎ ገበያ አምጥቶ ለመሸጥ ይጠቀሙታል። ከተማ ከተማ እኮ ይሄን ያክል የተለመደ አይደለም። ስለዚህ ቅርጫት አለ የሚለው ጥያቄ። ለኔ አሁን ባለሁበት ቅርጫት የለኝም ቅርጫት አልጠቀምም። ያው ቅርጫት ግን አውቃለሁ። እንዴት? እንደሚጠቅም ጠቀሜታውን ሁሉ ቅድም እንደገለጽኩት። ገጠር አካባቢ ብዙ ጊዜ የሚጠቀሙት እቃ ነው። ማለት ነው

ዜናውን ከየት ታገኛለህ በጣም ምርጥ ጥያቄ ነው? ዜናውን የምናገኘው። ከብዙ ቦታዎች እናገኛለን። ለምሳሌ ጋዜጣ ላይ እናገኛለን ማጼት ላይ እናገኛለን። ሬድዮ ቴሌቪዥን ላይ እናገኛለን። አሁን አሁን ደግሞ በጣም በቅርበት ቴክኖሎጂ እያደገ ስለሆነ የተለያዩ ኤሌክትሮኒክሶችን ፒሲዎችን ስማርት ስልኮችን በመጠቀም የተለያዩ ማህበራዊ ሚዲያዎች ላይ እናገኛለን። ለምሳሌ ዩቲዩብ ላይ ስልክና ዋይፋይ ኢንተርኔት ኮኔክሽን በመጠቀም ዜና እናገኛለን። ሌላኛው ደግሞ ቴሌግራም ላይ የአንዳንዱ ቻናል የራሱ የሆነ ቴሌግራም ለተጠቃሚው አዳዲስ ዜናዎችን የቴክኖሎጂ ሊሆን ይችላል። ስፖርት ሊሆን ይችላል። እና የጤና ነክ የሆኑ ፕሮግራሞችን ዜናዎችን በመስራት። ለዜጋው ወይም ለህዝቡ ተዳርሽነትን የተስፋፋ ስለሆነ አሁን ዜና የምናገኝባቸው ምንጮች በጣም በዝተዋልና። ይው አንደኛውና አንደኛው ወዲያውና በሰአቱ የምናገኘው ብዬ ማስብ እንደኔ እንደኔ። ማህበራዊ ገጾች ላይ ነው ለቲክቶክ ኢንስታግራም ፌስቡክ ላይ ቶሎ ወዲያው ነው ይደርሳሉ ማለት ነው

ምን አይነት ሙዚቃ ትወዳለህ? ብዙ አይነት ሙዚቃዎች አሉ። የኔ የምወደው ሙዚቃ አይነት ባህላዊ ሙዚቃ ነው። ለምሳሌ ሙዚቃን በሁለት ከፍ ከፍለን እናየዋለን ባህላዊና ዘመናዊ ሙዚቃዎች። ባህላዊ ከዘመናዊ በምን ይለያል? ባህላዊ የተለያዩ ባህላዊ የሆነ የሙዚቃ መሳሪያዎችን በመጠቀም። ለምሳሌ ዋሽንት ክራር እና የመሳሰሉትን በመጠቀም የሚሰራ። በድምትና በባላዊ ሙዚቃዎች የተቀነበረ በባላዊ ሙዚቃ መሳሪያዎች የተቀነበረ ሲሆን። ዘመናዊ ደግሞ አሁን ዘመኑን የወጁ አዳዲስ የሆነ ስታይል ሙዶችን ወይም ስታይሎችን በመጠቀም። የሚዘፈኑ ዘፈኖች ሲሆኑ። አዳዲሶቹ ብዙም አልወዳቸውም ምክንያቱም አብዛኛው አዳዲስ ሙዚቃዎቹ የሚያውተነትኑት ፍቅር ላይ ብቻ ሲሆን። ስለዚህ ባህላዊ ሙዚቃ እወዳለሁ። ባህላዊ ሙዚቃ ደግሞ የወደድኩበት ምክንያት የአንድን ማህበረሰብ የማህበረሰብን አኗኗሩን ዛይቤን ንግግሩን እና የአንዱን ማህበረሰብ ማንነቱን በሙዚቃው ያስተዋውቁታል። አንዱን በዓል ወደ ሌላኛው በዓል እንዲያውቁ ያደርጋል ማለት ነው። ስለዚህ እኔ አንደኛ ምርጫዬ ባህላዊ ሙዚቃ ነው ማለት ነው

"ፍየል አይተህ ታውቃለህ?" አዎ ፍየል አይቼ አውቃለሁ። ፍየል ብዙ ቦታ ትገኛለች። አብዛኛው ግን የምትገኘው ሙቀታማ አካባቢ ላይ ነው። ለምሳሌ በረሃ አካባቢ ላይ ፍየሎች አሉ። ያው ፍየል ማለት መጀመሪያ ምን ማለት ነው? እንስሳትን ማየት አለብን ፍየልን ታውቃለህ በሚለው ጥያቄ እንስሳትን ቀድመን እንስሳ የሚለውን ነገር ማየት አለብን ማለት ነው። እንስሳን ደግሞ በሁለት እንከፍላቸዋለን፤ የቤት እና የዶር እንስሳ። ፍየል እንግዲህ እኛ አካባቢ አንፃር የምትመደበው ከቤት እንስሳት ነው። የፊየል ጥቅሟን ማየትም እንችላለን። "ፍየል በምን በምን ይጠቅማል?" የሚለውን ጥያቄ ስናይ ለምሳሌ አንደኛው ፍየሎች በምግብነት ላይ ይውላሉ። ስጋቸው ይባላል። ደግሞ ቅሪት አካላቸውም ተሽጦ ለምሳሌ ስጋ ከተበላ በኋላ ቆዳቸው ወይም ሊቶ የሚባለው በጣም አስፈላጊ ስለሆነ በተለይ ለልብስ ኢንደስትሪዎች በጣም አስፈላጊ ስለሆነ ይሸጣሉ ማለት ነው። ሌላኛው ንኩማ ነው ፍያሏን በመሸጥ ፍየሎችን በማርበት የተለያዩ የገቢ ምንጮች የሆኑ ይገኛሉ። ስለዚህ "ፍየል አይተህ ታውቃለህ?" የሚለው አዎ እኛ አካባቢ አሉ።

ከስራ ሰዓት በኋላ ትሰራለህ? አይ ብዙ ጊዜ አልሰራም። ምክንያቱም አስቸጓይ አስቸኳይ የሆነ ስ ስራ ማለቅ የለበት ለነገ የማይባል እና የተለያዩ ችግሮች። ለነገ ተርፎ ችግር የሚያመጣ ስራ ከሆነ ከስራ ሰዓት በኋላ ልሰራ እችላለሁ። ግን አብዛኛው ግን በስራ ሰዓት ውጪ አልሰራም። ምክንያቱም ከስራ ሰዓት ውጪ የተለያዩ ስራዎችን ለራሴ ለግሌ ስለምሰራ ለምሳሌ ፍሪላንሰር የሆኑ ስራዎች ላይ እሳተፋለሁ። ለምሳሌ አሁን እየሰራሁት ሪከርድ ያረኩት ያለው የትርፍ ጊዜ ስራዬ ነው። ማለት ከስራ ውጪ ከስራ ሰዓት ውጪ። እንደዚህ አይነት ስራዎችን ጥቅማ ጥቅሞችን አገኛለሁ የተለያዩ ኦንላይን ስራዎች ላይ። በመሳተፍ ብዙ ጊዜ ተጠቃሚ ነኝለምሳሌ ያክል ብናገር። አፕወርክ ላይ ፋይበር ላይ ዳታ ኢንተሪስት ሆኜ የተለያየው ፋይናንስ ነክ የሆኑ ዳታዎችን። እየሰበሰብኩ ፋይናንሻል ስታትመንትን በመስራት በላንፍሸት ኢንካም ስታትመንትስን በመስራት የተለያዩ በውጭ ተከፋይ ሆኜ በዶላር የተከፈልኩ እየሰራሁ ስለሆነ። አብዛኛው ጊዜ ቋሚ ስራዬን ከስራ ሰዓት ውጪ አልሰራም ማለት ነው

የፀሀይ መውጣትን ታያለህ አዎ ፀሀይ መውጣትን ጠዋት ጠዋት አያለሁ። ምክንያቱም ፀሀይ ስትወጣ ስናያት በጣም ደስ የሚል ነው። ምክንያቱም ጨለማውን በጨለማ አለም ንጋትን ስናይ ፀሀይ ብርሃንን ስናይ የተሻለ ተስፋ ስለሚሰማን ጠዋት ጠዋት ፀሀይ መውጫ በመዞር የፀሀይ መውጣቷን እመለከታለሁ አያለሁ። ምክንያቱም ቀኑም ብሩህ እንዲሆን አዲስ ተስፋ ለማግኘት ስል እና መልከአ ምድሩን በመመልከት ማለት የተፈጥሮን ውበትና ምን ያህል ለሰው ልጅ ጠቃሚ እንደሆነች ለማየት ጠዋት ጠዋት ፀሀይ መውጫ አያለሁ። ደግሞ ከሰአት ደግሞ ስትጠልቅ ወይም ስትገባ የተለያየ ብርሃን አይነቶች ስላሉ ለምሳሌ ስትወጣ የምታሳየው እና ስትገባ የምታሳየው የተለያየ ስለሆነ ከመልከ ምድርም አንፃር ስናይ ፀሀይ ስትወጣ እና ስትገባ ስናይ በጣም ደስ የሚል እና ያማረ ስለሆነ በጣም ደስ ይለኛል። ጠዋት ጠዋት ፀሀይን መመልከት ልምዴ ሆኖ ቀርቷል

ወተት ትጠጣለህ አዎ አብዛኛው ጊዜ ወተት እትጠጣለህ ወተትን ደግሞ በሁለት ከፍለን ልናየው እንችላለን። አሁን ዘመና መጥታሽ በቴክኖሎጂ ውጤቶች የመጣና ተፈጥሮ ከቤት እንስሳት የሚገኘው የወተት ታዋጽኦ ታዋጽዋለህ። ለምሳሌ እኔ ናቹራልን ወይ ከቤት እንስሳት የሚገኘውን ወተት ነው የምወደው። ምክንያቱም ብዙ የሆኑ እውነትና ነገሮች ስላሉት በተፈጥሮ ላይ። ምሳሌ የተፈጥሮ ላይም ምጠጣው ጥሬ ወተት አልወድም። አፍልቼ በስኳር አድርጌ የተለያዩ መቀመያ ነገሮችን ተጠቅሜ ነውና የምጠጣው። ደግሞ የተፈጠረው ያልሆነውን ወይም ቴክኖሎጂ አመጣሽ አዲሱን ምርት ማልጠጣበት ምክንያት አንድም እያልተለመደ ነው። ሁለተኛው ደግሞ በእኔ ሰውነቴ ጋር አብሮ ስለማይሄድ ነው የምንፈልገው

መስታወት ታያለህ? አዎ መስታወት አያለሁ ለምሳሌ ጠዋት ስነሳ አየዋለሁ ሁለተኛ ደግሞ ስራ ብዬ ስገባ አየዋለሁ። ምክንያቱም መስታየት የማየት ልምድ ጥሩ ነው። ምክንያቱም ለምሳሌ ስራ እምትገባ ከሆነ ምግብ ስትበላ የተለያዩ ነገሮች ሊሆኑ ይችላሉ ሊንጠባጠብህ ይችላሉ። ይሄን ደግሞ መስታወት ስታይ እነዛ ነገሮች ወይም ጉድፎች ሊታዩ ስለሚችሉ እነዛን ለመስተካከል ይረዳል። ሁለተኛው ደግሞ ስራው ላይ ስትመጣ የደከመን ፊት። ታየዋለህ ከዛ ሻወር መውሰድ ካለብህም ይኸው ራስህን ለመዝናናት መውጣት ካለብህም ፊትህን በመስታየት በመመልከት ጥሩ ጊዜ ልታሳልፍ ትችላለህ ማለት ነው። ስለዚህ ይሄ ማስታወት ማየት ልምድ ለሁሉም ሰው ቢለምደው ደስ የሚል ተግባር ነውና። ስለዚህ እኔ በዚህ ጥያቄ መሰረት መስታወት በቀን ሁለት ጊዜ አየዋለው ማለት ነው። ስራ ውየ ስገባና ጠዋት ስራ ወጥቼ ስሄድ። መስታወት አለ

በስራ ላይ ምን ያህል ተግዳሮት አለ? በስራ ላይ ብዙ ተግዳሮቶች አሉ ለምሳሌ እንደ እኔ ስራ ምሳሌ ብሰጣችሁ ስራ ባግባቡ በመስራት ሂደት ላይ ያለው ተግዳሮት አለ ማለት ተግዳሮት ስንል አንድ ሰው ስራ ሲሰራ ለዚያ ስራ ያለው ወይም ተነሳሽነት ሊሆን ይችላል፣ ስራን በአግባቡ ለመስራት ሊሆን ይችላል፣ እና የሚከናወንበት ሁኔታ ወይም የሚያደርግበት ሂደቱ የአንድ ሰው ስራ ተግዳሮት ሊባል ይችላል። ተግዳሮት ስንል ደካማ ጎንም ሊኖር ይችላል እና ጠንካራ ጎንም ሊኖር ይችላል አብዛኛውን ጊዜ ሰው ስራ መስራትን እንጂ ጎን ላይ የሚያመጣውን ችግር እና አይመለከትም ማለት ነው። ለምሳሌ አንድ ካምፓኒ ሰራተኛ ስራውን ሲሰራ ስራ ስራውን ነው የሚያየው እንጂ እሱ ጋር የሚደርሰውን ችግር አያይም ማለት ነው። ስለዚህ የስራ ተግዳሮት የእኛ ሀገር አንፃር ብዙም ሰዎች ጋር ሳይሆን እንትን የሚሆነው ስራው ላይ ነው።

ምን አይነት ሙቀት አይነት ትመርጣለህ? እኔ የምመርጠው ሙቀት። ያው ብዙም ያልቀዘቀዘ ብዙም ያልሞቀ የሙቀት የአየር ሁኔታ ይመቸኛል። ምክንያቱም ብዙም ሲቀዘቅዝ ደግሞ የተለያዩ ጎንዮሽ ጉዳቶችን ሊያመጣ ይችላል። ለምሳሌ በጣም ቀዝቃዛ ሀገር የሚኖሩ ሰዎች። በትንሽ እንኳን አየር በሚቀየርበት ሰዓት ትንሽ ቢሞቅ እንኳን ሙቀቱ ላይ ኑሮ አይችሉም። ምክንያቱም ቆዳቸው የለመደው ቀዝቀዝ ያለ አየር ፀባይ ስለሆነ ሙቀታማ አካባቢ የሚበጡ እንዲህ አይነት ሰዎች። ደቂቃ ሳይቆዩ እንኳን ሊጎዱ እንደሚችሉ ነው። ሙቀታማ ላይ የሚኖሩ ሰዎች የተሻለ የሆነ ጤነኝነት ይኖራቸዋል ብዬ አስባለሁ። ለምሳሌ ብዙ ቀዝቃዛ አካባቢ ያሉ ነገሮች ሙቀታማ ላይ አይገኙም። ስለዚህ ለሰው ልጅ የሚመረጠው ሙቀት አይነት ብዙም ያልሞቀ ብዙም ያልቀዘቀዘ ሲሆን በጣም ትሩ ነው በጣም አስፈላጊ ነው። ምን አይነት ሙቀት ትመርጣለህ በሚለው እንደ ራሴ ሀሳብ ሁለቱንም ያማከለ ያሟላ መሆን አለበት ብዬ አስ

ታሪክ ማናገር ትወዳለህ አዎ በጣም አስፈላጊ የሆነ ጥያቄ ነው። ታሪክ መናገር የሁሉም ሰው ሀላፊነት ነው። ለምሳሌ ቤተሰብ ጀምሮ ቤተሰብ ለልጅ ልጅ። ለጎረቤቱ ጎረቤት ለሀገሩ እያለ ታሪክ ከቤተሰብ ይጀምራል። ስለዚህ ታሪክን መናገር ደስ ይለኛል። ምክንያቱም ታሪክ ስንናገር የአንድን ማህበረሰብ የመጣበትን የወረደበትን የደከመበትን እና ባህሉና ወጉን ማስተላለፍ ማለት ነው ለቀጣዩ ለሚመታው ትውልድ። ለምሳሌ ምን አይነት ታሪኮች ሊነገሩ ይችላሉ? ብዙ አይነት ታሪኮች አሉ። ለምሳሌ የአንድ ሀገር ጦርነቱን ሊሆን ይችላል። የኢንዱስትሪን የኢኮኖሚ የኢኮኖሚን ጋር የተያያዘውን ታሪክ ሊሆን ይችላል። የግለሰብን ታሪክ ለምሳሌ ጦር ሜዳ ላይ ጀብድ የሰሩ ሰዎችን ታሪክ ሊሆን ይችላል። ሀገሪቱ ላይ ደግሞ ከሁሉ ዜጋውን ለየት ብሎ ለሀገሪቱ ትልቅ ነገር ያስታወሱ ያበረከተውን ሰው ሊሆን ይችላል። ለምሳሌ በቴክኖሎጂ ዘርፍ ሊሆን ይችላል። እና የተለያዩ የፈጠራ ስራ በመስራት ሊሆን ይችላል። የዚህን ሰው ታሪክ መናገር ማለት ነው። ስለዚህ ታሪክ መናገር ትወዳለህ አዎ

ማንኪያ ስንት ትጠቀማለህ? ማንኪያ እኔ አንድ ነው የምጠቀመው ለምን ነው የምትጠቀመው። ለምሳሌ ምግብ በምበላበት ወቅት መንኪያ እጠቀማለሁ። ለምሳሌ ፓስታ የምንበላበት ሰው ፓስታዎችን በሹካ ማንኪያ ስለሚባል ማንኪያ አብዛኛው ጊዜ ምግብ ስባል ብቻ እንጠቀ